አዎ ያለኝን ነገሮች በስርዓት ነው ማስቀምጠው ልብሶቼን በስርዓት ነው ማስቀምጠው መጽሐፎቼን በስርዓት ነው ደርድሬ የማስቀምጠው። ሲጀመር በስነ ስርዓት እስካላስቀመጥኩ ድረስ አንድ ቦታ ላይ ተረጋግቼ ነገሮቼን መስራት ወይም ደግሞ አይምሮዬ ራሱ አይረጋጋልኝም የሆነ ያልተስተካከለ ነገር ካለ ወይት ወይበር ቤት ዝብርቅረቅ ካለ ስራዬን እንኳን ተረጋግቼ መስራት አልችልም። እና ስራ እንኳን ጀምሬ ቢሆን ያላስተካከልኩት ነገር ካለ ተነስቼ አስተካክዬ ጥሩ ነገር ማየት ስችል ጥሩ ነገር መመልከት ስችል ነው። ስራዬን በአግባቡ መከወን ምችለው አልበለዛ አይኑሮ የራሱ እረፍት ስለማይሰጠኝ ተነስቼ አስተካክዬ። ከዛ በኋላ ነው ወደ ስራዬ ምመለሰውና ይሄም ነገር የጠቀመኝ ይመስለኛል። አሁን በደንብ በሚገባ ማስተካከል ያለብኝን ነገር በሚገባ አስተካክዬ ነገሮቼን በስርዓት አስቀምጣለሁ ማለት ነው አመሰግናለሁ።

የፀሀይን መውጣት ታያለህ ወይ? ነው የሚለው አዎ አንዳንዴ በጣም በጧት የምነሳና ወደ ቤተክርስቲያን በሌሊት የምሄድ ከሆነ ፀሀይን መውጣት ደስ በሚል መልኩ በሚያምር መልኩ ሰማዩ ሁላ እንዴት እንደሚቀየር የፀሀይ የፀሀይን መውጣት ተከትሎ የሰማዩ ድባቡ ሁላ ነው የሚቀየረው እና የሚያምር ነው የሚሆነው በጣም ሁሌ ሳይሆን በጣም አልፎ አልፎ እሱን ነገር የማየት እድልም ገጥሞኛል እና የፀሀይን መውጣት አዎ አያለሁ ሁሌ ሳይሆን አልፎ አልፎ ነው ይሄንን ነገር የማየቱ እድል የሚገጥመኝ ማለት ነው ውበቷም የሚገርም ነው ሰማዩም ራሱ ከለሩ መለወጡ ዳመናው ሁሉ ነገር ያለው ውበት በጣም የሚገርም ነውና በጣም ነው የምታምረው ፀሀይ ስትወጣም ስትጠልቅም ያለው ስርዓት በህይወቴ እንደተፈጥሮ ምንም የሚያስደስት ነገር እንደሌለ ነው የምረዳው ሁል ጊዜ እሱን ሳስብ እሱን ሳይ አመሰግናለሁ በጣም

የእቃ ቁጥጥር ታደርጋለህ ወይ? ነው የሚለው አይ ብዙ ጊዜ እቃዎችን አልቆጣጠርም ያለኝን ንብረት አልቆጣጠርም በዚህ እንኳን ሰነፍ ነኝ በጣም ስራ ካለኝ ስራዬ ላይ ነው እንጂ ሀሳቤን ማድረግ የምችለው ይሄ እቃ ይሄ እቃ ተወሰደ ወይ ይሄ እቃ የሆነ ሰው ጋር ነው ያለው ይሄ የኔ እቃ ነው ብዬ እቃዎቼን የምቆጣጠር አይነት ሰው አይደለሁኝም ምናልባት ይጥቀመኝ ይሄ ነገር ይጉዳኝ አላውቅም ግን እቃዎችን አላይም አልመለከትም ሁላ ስራዬ ላይ ነው ብዙ ጊዜ ይሄን ነገር አከናውኛለሁ ወይ ይሄን ነገር ሰርቻለሁ ወይ የሚለው ነገር ላይ ነው እንጂ ያለኝን እቃ ይሄ ነገር ተስተካክሏል ይሄ ነገር የኔ ነው ይሄ ነገር የድርጅቱ ነው ብዬ የምቆጣጠር አይነት ሰው አይደለሁኝም ግን ስራ ላይ በደንብ ጎበዝ ነኝ ስራዬን ግን በአግባቡ እሰራለሁ አመሰግናለሁ

ውይ አልወድም ቀዝቃዛ አየር ትወዳለህ ወይ ነው የሚለው? አልወድም ምክንያቱም ደግሞ እኔ አየር ሲቀዘቅዝም ሲሞቅም በጣም ከጤና እኳ ያ አንፃር መቆጣጠር ነው የሚያቅተኝ በጣም እና ብርድንም እንደውም ወዲያው ነው የሚያመኝ ብርድ በጣም ከበዛና ልብስ የማልደራርብ ከሆነ ወዲያው ነው ጤንነት የሚታወከው ስለዚህ ቀዝቃዛ አየር አይመቸኝም አይስማማኝም። ቀዝቃዛ አየር ሲሆን እንደው በተቻለኝ መጠን ከቤት አልወጣም ወይ ደግሞ ልብስ በጣም መደራረብ አለብኝ ማለት ነው። ውጭም እንኳን ከሆንኩኝ ቶሎ ብዬ ወደ ቤቴ መመለስ አለብኝ መግባት አለብኝ ማለት ነው አለበለዛ በጣም ነው የሚከብደኝ። እሱን መቆጣጠር አየሩ ሲሞቅም ሲቀዘቅዝም እኔ ብዙ ጊዜ የሚመቸኝ አይነት ሰው አይደለሁኝም እና እንደው የተስተካከለ አየር ሲሆን ነው ደስ የሚለኝ ተረጋግቼ ስራዬንም መስራት የምችለው አየሩንም የምወደው ስለዚህ በጣም ከቀዘቀዘ አየሩ ይረብሸኛል ከመረበሽም አልፎ ደግሞ ያመኛል ማለት ነው። እንዲሁም ሙቀትም ሲሆን እንደዛው ነው በጣም ከሞቀ የሚያመኝ አይነት ሰው ነኝና እንደው ለዚህ ለዚህ እንኳን እግዚአብሔር ይመስገን የኢትዮጵያ አየር የተባረከ አየር ነው በጣም አይቀዘቅዝም በጣም አይሞቅም። እንደው እንደዚህ አልፎ አልፎ ግን እንደዛ ካለ መቀዝቀዝም ሁኔታ ካለ መብረድም ካለ እንዲሁም ደግሞ በጣም ሙቀት ካለ ማስተካከል አለብኝ ማለት ነው። እሱ ካልተስተካከለልኝ ትንሽ ከጤና ሁኔታ ጋር አታውካለሁ ስለዚህ ለማስተካከል ነው የምሞክረው በልብስም በቤት ውስጥም ሆኜ ማለት ነው። አመሰግናለሁ።

ምን ያህል ጊዜ ወደ ገበያ ትሄዳለህ ነው የሚለው? ገበያ ብዙ ጊዜ የሚሄድ አይነት ሰው አይደለሁኝም። ምናልባት ወደ ሱቅ ወደ ገበያ የምሄደው ውሃ ለራሴ ሲያስፈልገኝ ነው ወደዛ የምወጣው። እንጂ እንደዚህ እናቴ ነች ብዙ ጊዜ ወደ ገበያ የምትሄደው። ከዛ አንፃር ግን ውሃ ሲያስፈልገኝ ራሴ ስለሚሄድ እንደው በሳምንት ሶስቴም ሁለቴም እንደዚህ ያህል ጊዜ እሄዳለሁ ማለት ነው። ወደ ሱቅ ወደ ገበያ ደግሞ ያው በጣም እናቴ ከሌለች እዚህ የኔ ሀላፊነት ከሆነ ሁሉም ነገር። በሳምንት አንድ ቀን ሄጄ የሚያስፈልገንን ነገር አንዴ ገዝቼ አታክልት ምናምን ነው የሚያስፈልገን ያው ሽንኩርቲማቲም የሚያስፈልገንን ነገር ምስር ድንች ቀይ ስር እነዚህን የመሳሰሉ ነገሮች ገዝቼ ለመምጣት እናቴ ከሌለች በሳምንት አንዴ እሄዳለሁ። ውሃ ለመግዛት ደግሞ በሳምንት ሶስት ቀን ልወጣ እችላለሁ። ከዛ ባለፈ ምናልባት ቴሌ ብሬ ላይ ገንዘብ ከሌለኝ የስልክ ካርድ ለመግዛት እንደው እወጣ ይሆናል እንጂ ብዙም ወደ ገበያ የሚሄድ አይነት ሰው አይደለሁም። አመሰግናለሁ።

ይህንን ጥያቄ ከጓደኛዬ ጋር ቅርብ ጊዜ ስናወራበት ነበረ ስሜትሽን በፊትሽ ታሳያለሽ ወይ የሚል ጥያቄ ማለት ነው? በጣም ቆንጆ ጥያቄ ነው የተጠየኩትኝ። ስሜቴን ብዙ ጊዜ ፊቴ ላይ አይታይብኝም። በጣም ስሜቴን ተቆጣጥሬ ነው ሰዎች ሳያውቁብኝ ራሴ ነገሮችን ለማስተካከል ምሞከረው እንጂ ሰዎች እኔ ተናድጃለሁ። ምናምን የሚለው ነገር ለሰዎች የማሳይ አይነት ሰው አይደለሁኝም። ስለዚህ በፊቴ ላይ አይታይም። ከዛ በኋላ ምናልባት ሰዎች ሳያዩኝ ነገሮችን ቀስ ብዬ ማስተካከል ምጥር አይነት ሰው ነኝ። እንጂ የተሰማኝ ስሜት ፊቴ ላይ የምገለጥ የሚገለጥ አይነት ሰው አይደለሁም። እሱን እንኳን በደንብ አድርጌ ማስተካከል እና ለራሴ ብቻ መያዝ የምችል አይነት ሰው ነኝ። አመሰግናለሁ

ምን አይነት ጫማ ትወዳለህ? በቃ የመሬት ጫማ ደስ ይለኛል። የመሬት ጫማ ነው አብዛኛው ጊዜ የማደርገው ትንሽ ተረከዝ ያለው ጫማ አይመቸኝም። ከዛ ውጪ ደግሞ ክረምት ሲሆን አጫጭር ፑትሶችን እጠቀማለሁ። አጫጭር ፑትሶች በቃ በጣም ነው የሚያምሩብኝ ያልበዛባቸው ፍጹም ሳደርግ በቃ ቁመቴ ይጨምራል ደስ ብሎኝም ተመችቶኝም አደርጋለሁ ማለት ነው። ከዛ ውጪ ስኒከር ዘወትር ስኒከር ጫማዎችን እጠቀማለሁ። በቃ ለስራ የሚመቹኝ አይነት አጠር አጠር ያሉ ጫማዎችን ሂል ያልሆኑ ጫማዎችን ድፍን ጫማዎችን የመሬት ጫማዎችን ነው የምጠቀመው አብዛኛው ጊዜ እቤት ስሆን ደግሞ ያው ነጠላ ጫማዎችን አደርጋለሁ ማለት ነው። ስለዚህ የነጠላ ጫማዎችን አደርጋለሁ ስኒከር አይነት አጫጭር ጫማዎችን እጠቀማለሁ። ክረምት ሲሆን ደግሞ አጫጭር ቡትሶችን እወዳለሁ ማለት ነው። ይሄ ነው የኔ የጫማ ምርጫዬ። አመሰግናለሁ።

አዳዲስ ነገሮችን ሁሌም መማር የምፈልግ አይነት ሰው ነኝ። አሁን ላይ ግን ምን አይነት አዲስ ነገር መማር ትፈልጋለህ? ብትለኝ በደንብ ስለ ኤአይ ያሉ ነገሮችን እነሱን ነገር እንደው በየጊዜው ቶሎ ቶሎ አዳዲስ የሆነ መረጃ ቢኖረኝ አዳዲስ የሆነ እውቀቶችን ማዳበር ብችል ብዬ እመኛለሁ ስለዚህ ከአዳዲስ ከቴክኖሎጂው ጋር በተያያዙ ያሉ ነገሮችን መማር እፈልጋለሁ ማለት ነው። ሁሌም አዲስ መሆን ሌላው ደግሞ የኔ በጣም የትምህርት አይነት የሰው ልጅ እንዴት ይሰራል? የሰው ልጅ እንዴት ነው ሁሉን ነገር ተግባራዊ የሚያደርገው የሚለውን ነገር ከአእምሮ ጋር በተያያዘና ከኒውሮ ሳይንስ ጋር የተያያዙት ትምህርቶች አሁን ላይ በጣም ይገዙኛል። በጣም ላይ ደስ ብለውኝም የምማራቸው ለሰዎችም ለማሳወቅም እጥረው ወደፊትም በስራ መልክ ልሰራው የምፈልገው ነገር ቢኖር ከኒውሮ ሳይንስ ጋር የተያዘ የሰው ልጅ ከአእምሮ ጋር የተያዘውን ትምህርት ነውና እሱ ነገርም በጣም ይገዛኝ ጀምሯል። ሌላው ደግሞ የሰው ልጅ መንፈሳዊ ነውና። መንፈሳዊ እውቀቶችን ደግሞ በደንብ ባቅ ህይወት በጣም ቀላል ትሆንልኛለች ብዬ አስባለሁ። ለሰዎችም እንዲሁ ያለኝን ነገር ማካፈል እፈልጋለሁ ብዬ አስባለሁ። እና እነዚህን ሶስት ነገሮች ባቅ ደስ ይለኛል ብማር ደስ ይለኛል ማለት ነው። አመሰግናለሁ

በቤት ውስጥ ወይንም ደግሞ በውጭ መሆን ትመርጣለህ ነው የሚለው? እኔ ብዙ ጊዜ የቤት ልጅ ነኝና ቤት ውስጥ ሆኜ ነው ስራዎቼንም መከወን ደስ የሚለኝ። በጣም አልፎ አልፎ ካልሆነ በስተቀር አብዛኛውን ስራዎቼን የምሰራው በቤት ውስጥ ስለሆነ በቤት ውስጥ መሆንን እመርጣለሁ። ውጪ ሆና እወጣለሁ በሆነ በሆነ ጊዜ ግን እውነት ለመናገር ቤት ውስጥ ሆኜ የማከናውናቸው ነገሮች ምናምን በጣም ስለሚበዙ ቤት ውስጥ መሆንን አዘወትራለሁ ማለት ነው። ምርጫዬም ቤት ውስጥ መሆን ነው። አብዛኛውን ጊዜ ለስራም ይመቸኛል ውጤታማ ለመሆንም ይመቸኛል ማለት ነው። እንደው አልፎ አልፎ በጣም ሲደብረኝ ከሰዎች ጋር መገናኘት ስፈልግ ውጭ ወጥቼ ደግሞ መስራት ያለብኝ ነገር ካለ ወደ ውጭ መውጣቴ ያው የግድ ስለሆነ እወጣለሁ። ከዛ በተረፈ ግን እውነት ለመናገር የኔ ምርጫ የኔ አንደኛ ምርጫ ይሄ ቤት ውስጥ መሆን ነው። ከዚህ በኋላ ደግሞ እንግዲህ የራሴ ቤት ሲኖረኝ አዎ ለራሴ የሚያስፈልጉኝን ነገሮችን አሟልቼ የቢሮ ነገሮችን ሁላ አሟልቼ ቤት ውስጥ በደንብ የምቀመጥ ይመስለኛል አመሰግናለሁ

ቆንጆ ነው እግዚአብሔር ይመስገን። አካባቢያችን ውስጥ ገበያ አለ። በፊት በፊት በጣም ምናልባት በጣም ቶሎ ቶሎ የምንፈልጋቸውን ነገሮች ሱቅ ወጣ ብለን ያለውን ነገር ገዛዝተን እንመለሳለን። ከዛ ውጪ ግን ገበያ በዛ ያለእቃ ለመግዛት አሁን ለምሳሌ ቲማቲን ሽንኮርት አትክልት ነክ ነገሮች ምናምን ለመግዛት ግዴታ ገበያ መውጣት ይኖርብናል ማለት ነው። እሱ ራቅ ብሎ ነበር የነበረው አሁን ግን ደስ በሚል ሁኔታ እዚሁ ቅርብ ከአስፋልት ብዙም ሳንሻገር ቅዳሜና እሁድ ኢትዮጵያ ውስጥ አንድ ባህል ተለምዷል። ቅዳሜና የእሁድ ገበያ ተብሎ ነጋዴዎች ገበሬዎች እቃዎቻቸው ምርቶቻቸውን በድንኳን ይዘው ይቀርባሉና ሰውም ማህበረሰቡን በጣም ለምዶታል። በዛ ሰዓት ያው የሚያስፈልገንን ነገር በተመጣጣኝ ዋጋ ረከስ ባለ ዋጋ ለሌላ ቦታ ውድ ሌላ ቀን ውድ ነው። የሚሸጠውን እቃ ሁላ በዛ ሰዓት በጣም በተመጣጣንና በርካሽ ዋጋ የማግኘት አጋጣሚ ስላለን በሳምንት አንዴ በቃ የሚያስፈልገንን ነገር ሽምትምት አድርገን እንገባለን ማለት ነው። ስለዚህ የ በአካባቢያችን ያለ የገበያ ሁኔታ ይሄንን ይመስላል ማለት ነው። አመሰግናለሁ

በመስታወት ላይ ልወጣ ከሆነና ወደ ውጭ መሄድ ከሆነ ረዘም ያለ ሰዓትን አጠፋለሁ በይበልጥ ደግም ያው ፀጉሬን ለማስተካከል ስፈልግ በሱ ካላየሁ ፀጉሬ ስለማይስተካከልልኝ ረዘም ያለ ሰዓትን አሳልፋለሁ ማለት ነው። ልወጣ ስል ከሆነ ነው አለበለዛ ግን ያው ራሴን በመስታወት ብዙ ጊዜ የማይ ሰው አይደለሁም ረጅም ጊዜ የሚፈጅብኝም አይነት ሰው አይደለሁም ማለት ነው። ጊዜየን በመስታወት ላይ የማጠፋ አይነት ሰው አይደለሁኝም። ግን ያው እንዳልኩት የምወጣ ከሆነ እና ወደ ስራም የሚሄድ ከሆነ ወይንም አንዳንድ ጊዜ ደግሞ ሰብሰባዎች ሲኖሩብኝ ከጓደኞቼ ጋር መገናኘት ካለብኝ ያው የተወሰነ ጊዜ መስታወት ጋር ፀጉሬ እስኪስተካከልልኝ ድረስ ከዛ በኋላ ደግሞ ስወጣ ምንም አይነት እንከን ፊቴ ላይ እንዳይገኝ ስለምፈልግ በዛ ሰዓት መስታወት ላይ የተወሰነ ጊዜ አጠፋለሁ ማለት ነው። አመሰግናለሁ።

በጣም የሚገርመው ያው ኢትዮጵያ ውስጥ ብዙ የባህል ምግብ አይነቶች አሉ በጣም ብዙ ማለት ነው። በጣም በይበልጥ ደግሞ እንደዚህ የሃይማኖታዊ ክብረ በዓሎች ሲከበሩ ብዙ አይነት የባህል ምግቦች እናዘጋጃለን ማለት ነው። በጣም ከባህል ምግቦች አንዱ እና በአመት በዓል ጊዜ ብቻ የሚሰራው ውዱ ምግባችን ረጅም ሰዓት የሚፈጀው የምግብ አይነታችን ዶሮ ወጥ ነው እሱን የሚስተካከለው የለም ማለት ነው። ዶሮ አለ እንቁላል አለው በርበሬ በበርበሬ በዘይት ለ ቆንጆ ተደርጎ ተጣፍጦ ነው የሚሰራው እና እሱ አንደኛ ነው። ከዛ ሲቀጥል ደግሞ ክትፎ ለብለብ ተደርጎ እሱ የምግብ አይነትም እንደዚሁ ደስ የሚለኝ የምግብ አይነት ነው። ከዛ ባለፈ ደግሞ አልፎ አልፎ ያው ጥብስም ደስ ይለኛል ማለት ነው። ስጋ ነክ ነገሮችን እንግዲህ ከባህላዊ ምግቦች የምመርጠው ነው ጾም ከሆነ ደግሞ ጾም ከሆነ በየአይነቱ የሚባል የምግብ አይነት አለን። እንጀራ ላይ የተለያየ አይነት ወጥ ይደረግና ጾም ጾም ሲሆን እንደሱ አይነት የምግብ አይነቶችን አዘወትራለሁ እመገባለሁ ማለት ነው። ይሄንን ይመስላል አመሰግናለሁ።

አዎ የይለፍ ቃሌን እጠብቃለሁ አለበለዛማ በቃ የሆነ ሰው የለፍ ቃሌን የሚያገኘው ከሆነ ነገር ተበላሸ ማለት ነው። ሶሻል ሚዲያዬንም መጠቀም ይችላሉ ሌሎች ነገሮቼንም መጠቀም ይችላሉ ማለት ነው። ከባንክ ጋር የተያያዘ የይለፍ ቃል አለኝ። እንዲሁም ደግሞ የምትጠቀማቸው የሶሻል ሚዲያዎች አሉ ከሞባይል ባንክ ጋር የተያዙ የይለፍ ቃሎች አሉኝ። ያው የብዙ አፕሊኬሽን ከጎግል ጀምሮ ያለ የይለፍ ቃል አለኝ እና እነሱን በተቻለ መጠን ሰዎች እንዳያቋቸው ነው የምፈልገው ስለዚህ በአእምሮዬ ነው የሚይዘው። ብዙ ቦታ የሆነ ቦታ እንኳን ጽፌ አላስቀምጥም ማለት ነው። ሌላው ደግሞ ያው ኤቲኤምም እጠቀማለሁ እና የኤቲኤምም የይለፍ ቃሌን ሰው እንዳያውቀው በጣም እጠነቀቃለሁ። ምክንያቱም የሆነ ሰው እጅ ላይ በስህተት ገባ ማለት ገንዘቤንም የኔንም ለሰዎች እንዲያዩ የማይፈልጋቸውን ነገሮች ያያሉ ማለት ነው። የስልኬንም የይለፍ ቃል በተቻለ መጠን ሌላ ሰው እንዳያውቀው ነው የምፈልገው ማለት ነው። አመሰግናለሁ።

አዎ መስኮቴን ብዙ ጊዜ ክፍት ነው የማደርገው በይበልጥ ደግሞ ጠዋት በኋላ መስኮቴን ከፍቼ አየር እንዲገባ ንጹህ አየር እንዲገባ ማድረግ እፈልጋለሁ። ከዛ ቤትም አጽድቼ እስክጨርስ ድረስ ክፍት ይሆናል ከዛም በኋላ ደግሞ አየሩ ብርድ የማይሆን ከሆነ አየሩ ንጹህ ከሆነ ያው ንጹህ አየር እንዲገባልኝ መስኮቴን ክፍት ነው የምትወው። ከዛ በተረፈ ደግሞ ያው በታክሲም ስሄድ በመኪናም ስሄድ ያው መስኮቴን ክፍት አድርጌ መሄድ የምወድ አይነት ሰው ነኝ ከንጹህ አየር ጋር በተያያዘ ማለት ነው። ማታ ሲሆን ግን ያው መዘጋት ስላለበት ማታ ማታ ላይ መስኮቴን በደንብ ዘግቼ መጋረጃዬን ጋርጄ ነው የምቀመጠው። ቀን ቀን ከሆነ ንጹህ አየር መግባት ስላለበት መስኮቴን ክፍት እተዋለሁ ማለት ነው። አመሰግናለሁ።

በትምህርት ቤት የምትወደው የትምህርት አይነት ምን ነበረ ነው የሚለው? ያው የኔ ብዙ ጊዜ የትምህርት ምርጫ አስተማሪው ጋር የተያያዘ ነበረ አስተማሪው በጣም ወዶን ትምህርቱን ወዶሚያስተምረን ከነበረና ጎበዝ ከነበረ ያንን ትምህርት እወደዋለሁ ማለት ነው። መጀመሪያ ማትስ ነበረ በጣም ደስ የሚለኝ። ከዛ ደግሞ አደግ እያልን ስንሄድና ሰባት ስምንት እየሆንን ስንመጣ ባዮሎጂ ኬሚስትሪ የሚባሉ ትምህርቶችን በአስተማሪው ምክንያት እወደድኩኝ መጣሁ ማለት ነው። ከዛ በኋላ ደሞ ወደ ኮሌጅ ስገባ ወደ ማትስ ተመለስኩኝ እና ማትስ አካባቢ ያሉትን ትምህርቶችን ከቴክኖሎጂ ጋር የተያያዙ ትምህርቶችን መውደድ ጀመርኩኝ ማለት ነው። እንደዛ ነበረ እኔ በትምህርት ቤት እያለሁ የምወደው የትምህርት አይነት አሁን ላይ ደግሞ በቃ ሁሉ ነገር ተቀይሮ ራሴ ማንበብ የምወደው መማር የምወደው ከሰው ልጅ ጋር በተያያዘ ኒውሮ ሳይንስን በሚመለከት ያሉ ትምህርቶችን አሁን ላይ እንደዚህ አይነት ትምህርቶች ላይ በደንብ ፎከስ ማድረግ ጀምሬያለሁ። ከዛ በፊት ግን የነበረው ያው አስተማሪውን የሚመለከት ነው ማለት ነው። አስተማሪው ጎበዝ ከነበረና በደንብ ትምህርቱን ወዶት ገብቶት የሚያስተምረን ከነበረ ያንን አስተማሪ በሚመለከት በቃ እኔም የትምህርት ፍላጎቴ እዛ ላይ ያደላል ማለት ነው። እንደዛ ነው የትምህርት ፍላጎቴና የምወደው የትምህርት አይነት እንደዛ ነበረ። አመሰግናለሁ

ዜና በመስመር ላይ አንብቤ አላውቅም ግን ደግሞ በጣም በይበልጥ ደግሞ ለሬዲዮ ድምጽሽ ይሆናል የሚሉኝ ሰዎች አሉ። አንዳንድ ፕሮግራሞችን በሶሻል ሚዲያ የመምራት እድል አጋጥሞኝ ነበር። እና እዛ ፕሮግራም ላይ ያገኙኝ ሰዎች ድምፄ በደንብ ለሬዲዮ ፕሮግራሞች እንደሚሆን በደንብ ይነግሩኛል። እና እስኪ እንግዲህ እድሉን የማገኝ ከሆነ ወደፊት ዜናዎችንም ለማንበብ እሞክራለሁ። እስከዛሬ ግን አላነበብኩም ዜናም አንብቤ አላውቅም እድሉም ገጥሞኝ አያውቅም እና ከዚህ በኋላ ግን የምሞክረው ነገር ይሆናል ማለት ነው። አመሰግናለሁ።

ወደ ገበያ ለመሄድ የምመርጥበት ቀን አርባ አርብ ነው። ምክንያቱም ደግሞ አርብ አርብ ቅዳሜና ሁደን በደንብ ቤቴ ለማሳለፍና ቤቴ ማከናወን ያለብኝን ስራዎች ቤቴ ሆኜ ከቤቴ ሳልወጣ ለማከናወን ከቤተሰቦቼም ጋር ጥሩ ቀን እንዲኖረኝ ስለምፈልግ ብዙ ጊዜ ወደ ገበያ የምወጣው አርብ ቀን ነው ማለት ነው። አርብ ቀን እወጣለሁ ከዛ የሚያስፈልገኝን ነገሮች እገዛዝቼ እገባለሁ ማለት ነው። ያው ቅዳሜ ከሆነ ቅዳሜ ሰውም ይበዛል። አብዛኛው ቅዳሜን አሁን ነው የሚገዛው እና። እኔ ግን አርብ ማት አካባቢ ወጣ ብዬ ገዛዝቼ የሚያስፈልገኝን እቃዎች ሁላ ገዛዝቼ ወደ ቤቴ እመለሳለሁ ማለት ነው። አብዛኛውን ጊዜ እንደዛ ነው የማደርገው እኔ። አመሰግናለሁ

አዳዲስ የስራ ግንኙነቶችን ትፈጥራለህ ነው የሚለው? አዎ ወይ በደንብ ነው የምፈጥረው። አሁን ላይ ከሰዎች ጋር መተዋወቅ እና ግንኙነት መፍጠር በጣም የስራም የህይወትም ትልቁ አካል እንደሆነ በደንብ ተረድቻለሁ በደንብ ገብቶኛል። በፊት ላይ ይሄ ግንዛቤው አልነበረኝም ነበረ። አሁን ላይ ግን በደንብ በደንብ ተረድቼዋለሁ። በስልጠናዎችም ከመጽሐፎችም የተረዳሁት ነገር ቢኖር። ግንኙነት መፍጠር በጣም የግድ እንደሆነ ነው። ስለዚህ በተቻለኝ አቅም በስራ ሶሻል ሚዲያ ላይ በሚለቀቁ ሊንክድኢን አሁን የስራ ፕሮፌሽናሎች የሚገኙበት ነው እዛ ላይ በጣም ብዙ ሰዎችን አገኛለሁ። ከዛ ባለፈ ደግሞ አንዳንድ ፕሮግራሞች ላይም በመገኘት ትልልቅ የሚባሉ ሰዎች ለስራ የሚጠቅሙኝን ሰዎች ተዋውቄያለሁ ማለት ነው። አመሰግናለሁ

ውይ እንስሳት በደንብ ነው የምወደው። እንስሳቶች ደስ ይሉኛል በይበልጥ ደግሞ በቃ ልቡ ንጹህ የሆነ፤ ለ አዛዡ ወይንም ደግሞ ለተንከባከቢው በጣም የሚያዝነው፤ እንስሳ ውሻ ነውና ውሻ በጣም በይበልጥ በጣም ያሳዝነኛል ፍቅሩም ይገዛኛል በጣም። ሌሎችንም እንስሳቶች ዶሮ ደስ ይለኛል፤ ድመት ደስ ይለኛል፤ ሌሎቹም እንስሳቶች ደስ ይሉኛል በጣም እኔ ከእንስሳ ጋር በደንብ የመቀራረብ ነገር አለኝ። እና ቶሎ ነው የሚቀራረበው ከእንስሳ ጋር። ግን ብዙ ታሪኮች ላይ እንዳየሁት ከእንስሳዎች ሁሉ ደግሞ በጣም የሚገርም ተፈጥሮ ያለው ውሻ ነው። ውሻ በጣም ደስ ይለኛል ይገዛኛል ማለት ነው አመሰግናለሁ።

በመስመር ላይ ገዢ ነህ ወይ? ነው የሚለው አዎ አልፎ አልፎ እቃዎች እንደዛ ለመግዛት እሞክራለሁ። ያው ሙሉ ለሙሉም ባይሆን አስቸኳይ ነገር ሲሆን ብቻ የሆነ ማድረግ ቶሎ ማድረግ ያለብኝ ነገር ሲኖር ምናምን ቶሎ ብዬ በመስመር ላይ ለመግዛት እሞክራለሁ ማለት ነው። ያው ይሄ ነገር ብዙ ጊዜ ኢትዮጵያ ውስጥ በነገራችን ላይ ሙሉ ለሙሉ እንደዛ አናደርግም። ግን ደግሞ በጣም አስቸኳይ ሲሆን ውሃ ለመግዛት ሲሆን ለምሳሌ ሞባይል ኢንተርኔት ለመግዛት ሲሆን ካድ ለመግዛት ሲሆን እና አንዳንድ ነገሮችን ለመግዛት ሲሆን በመስመር ላይ እሞክራለሁ ቀድሜ ከፍዬም እቃው እንዲመጣልኝ አደርጋለሁ። አንድ አልፎ አልፎ ደግሞ ቀድሜ ከፍዬም ሄጄ ራሴ እቃዎችን የማመጣባቸው ጊዜ እህቶች ምናምን አሉ ማለት ነው። ስለዚህ ለጥያቄው መልስ ምንድነው የሚሆነው? በትክክል እጠቀማለሁ ማለት ነው በመስመር ላይ መግዛት የሚያስፈልገኝ እቃ ካለ እገዛለሁ። ወደፊትም እንደዚህ አይነት ሻጮች በሚመጡበት ሰዓት የመጀመሪያዋ ተጠቃሚ እሆናለሁ ማለት ነው። አመሰግናለሁ።

አዎ እኔ ከጎረቤቶቼ ጋርም በጣም በጣም ተከባብረን ነው እግዚአብሔር ይመስገን። ከልጅነቴ ጀምሮ ስላካቸው የነበርኩኝ ነኝ። ካደኩኝ በኋላ ደግሞ ለእነሱ በቃ እነሱም መልካም ናቸው እኔም ለእነሱ እንደው በተቻለኝ መጠን መልካም ሆኜ ለማለፍ ነው የምፈልገው። እስከመጨረሻው እንደተከባበርን እስከመጨረሻው ማድረግ ያለብኝን እንደተላኩኝ እስከመጨረሻው እሺ እንዳልኳቸው ይኸው እስካሁን አለን ማለት ነው። ከዚህ በኋላም መለያየት እንኳን ቢኖርብን። በቃ በክብር በመከባበር ደስ በሚል ሁኔታ ነው መለያየትም የምፈልገው ማለት ነው። አንዳንዴ ትንሽ ከበድ የሚሉ ነገሮችም ይገጥሙኛል ከእነሱ የሚመጡ ማለት ነው። እነሱንም እንግዲህ ከእግዚአብሔር ጋር እኔ ሳላስቀይማቸው እንደው በሰላም እንደተከባበርን ነገሩ እንዲያልቅም ስለምፈልግ። አንዳንዴ ማለፍ ያለብኝንም ነገር ማለፍ ካለብኝም ነገር በላይ እያለፍኩኝ ነገሮችን እስከዛሬ ቆይቻለሁ ማለት ነው። ከዚህ በኋላም እንግዲህ እግዚአብሔር አምላክ አስችሎኝ እስከመጨረሻው እንድቆይ እንዲያደርገኝ ጸሎቴ ነው። አመሰግናለሁ በጣም ከጎረቤቶቹ ጋር ጥሩ ግንኙነት አለህ ወይ ነው የሚለው? ውይ በጣም በጣም ጥሩ ግንኙነት አለኝ። እግዚአብሔር የተመሰገነ ይሁን አመሰግናለሁ

አዎ አዎ በደንብ የተለየ ልብስ አለኝ። ለስራ ልብስ ስራ ስሰራ የምለብሰው ልብስ ስወጣ የምለብሰው ልብስ ቤት ቤት ደግሞ ስሆን የምለብሰው ልብስ በጣም የተለያየ ነው። ስለዚህ ስራም ስሰራ ከበድ ያለ ስራ አሁን ለምሳሌ ልብስ ሳጥብ ሊሆን ይችላል። ሌሎች ነገሮች ሳደርግ የምለብሰው ልብስ ራሱ የተለየ ነው። ደግሞ ውጭም ወጥቼ ደግሞ ስራ ልሰራ ስል የምለብሰው ልብስ የተለየ ነው። ቤት ስሆን የምለብሰው ልብስ የተለየ ነው ስወጣ የምለብሰው ልብስ የተለየ ነው ከጓደኞቼ ጋር ስገናኝ የምለብሰው ልብስ የተለየ ነው ማለት ነው። ስለዚህ ለሁሉም ነገሮቼ የተለየ ነገሮችን እጠቀማለሁ ማለት ነው። ስለዚህ በቃ ደስ ብሎኝ ነው ነገሮችን የማደርገው ልብስም ስለብስ ደስ ብሎኝ ነው የምለብሰው። ስቀይርም ደስ ብሎኝ ነው የምቀይረው። የተለያዩ ነገሮችንም የማደርገው በደስታ ነው። እና እጅግ አድርጌ ነው በጣም የማመሰግነው

የቴክኖሎጂ ችግር ሲገጥመኝ መጀመሪያ እኔ በማውቀው ነገር ለማስተካከል እሞክራለሁ፤ ለምሳሌ ገብቼ ድጋሚ ቼክ ለማድረግ እሞክራለሁ፤ እየገባሁኝ ማስተካከል ያለብኝ ሴቲንግ ውስጥ ገብቼ ነገሮችን ለማስተካከል እሞክራለሁ፤ ከዛ እንደዛ የማይሆን ከሆነ ድጋሚ ድጋሚ አይን ስቶልለውና ድጋሚ ኢንስቶል ለማድረግ እሞክራለሁ ያንን አፕሊኬሽን ማለት ነው። ከዛ በኋላ ያው የቻልኩትን ያህል እሞክራለሁ ከዛ በኋላ እንደዛ ምን እምቢሚለኝ ከሆነ ገብቼ ቻት ጂፒቲ ሊሆን ይችላል ሌላዎች የአይ የኤአይ ቴክኖሎጂዎች ጋር ገብቼ ጥያቄዎችን እና የሚሰጠኝን ምልክት እነግረዋለሁ ማለት ነው፤ ከዛ በዛ ምክንያት ለማስተካከል የተቻለኝን ሁሉ አደርጋለሁ ማለት ነው፤ ይሄን ይሄንን ነገር ሁሉ ነው የማደርገው እንግዲህ እኔ የቴክኖሎጂ ችግር ሲያጋጥመኝ መሄድ እስካለብኝ ርቀት ድረስ፣ እስኪስተካከል ድረስ የቻልኩትን ያህል ሁሉ አደርጋለሁ ማለት ነው፤ እስኪ በደንብ ተስተካክሎ እስክሰራው ድረስ አላቆምም ማለት ነው። ያው እኔም የቴክኖሎጂም ሰው ስለሆንኩኝ ምንም ተስፋ አልቆርጥም ማለት ነው፤ መሄድ እስካለብኝ ድረስ እሄዳለሁ፤ መሞከር እስካለብኝ ድረስ እሞክራለሁ፤ ከዛ በኋላ ለማስተካከል ከቻልኩኝ መልካም ካልቻልኩኝም ደግሞ እንግዲህ ሌሎች አማራጮችን እጠቀማለሁ ማለት ነው አመሰግናለሁ።

እንደገና ጥቅም ላይ ታውላለህ ወይ የተጠቀምክበትን እቃ ነው የሚለው? አዎ በተቻለኝ መጠን እንደዛ አደርጋለሁ አሁን ለምሳሌ ሃይላንድ ይሁንና የውሃ የፕላስቲክ ውሃ መያዣ ማለት ነው ውሃውን ከገዛሁበት በኋላ ውሃውን ከጠጣሁት በኋላ ያንን ፕላስቲክ ወይ ድጋሚ ውሃ እንዲቀመጥበት አደርጋለሁ ወይ ደግሞ ቆርጬ ሃይላንዱን ሌላ ነገር ማስቀመጫ አደርገዋለሁ ማለት ነው። ሌላ ደግሞ የጠርሞስ እቃዎች አሁን ለምሳሌ አናናስ ሊሆን ይችላል የአናናስ እቃ ብዙ ጊዜ አሁን ቆርቆሮ ነውና እሱን በደንብ አስተካክልና አሁን ከዛ ሌላ ቅመማ ቅመማ ማስቀመጫ አደርገዋለሁ ማለት ነው። ሌላው ደግሞ የማርማራታ እቃ ምናምን አለ አይደለ እሱም የጠርሙስ ነው የሚሆነው እሱንም ምን አደርጋለሁ? ማርማራታው እስኪያልቅ እጠብቃለሁ ከዛ አጥቤበት ለምሳሌ ሚጥሚጣ አስቀምጥበት ይሆናል ወይ ጨው ይቀመጥበታል እንደዛ እንደዛ አደርጋለሁኝ። እና በተቻለኝ መጠን ጥቅም ላይ አንድን ነገር ከገዛሁኝ በኋላ የዛን እቃ ማስቀመጫ በተቻለ የመጠን ጥቅም ላይ ድጋሚ ለመዋል እሞክራለሁ ማለት ነው። አመሰግናለሁ

በስራ ቦታ ላይ ጓደኛ አለህ ወይ? ነው የሚለው አዎ አለኝ። እኔ ብዙ ጊዜ ጓደኛ ለመመስረት የምቸገር አይነት ሰው አይደለሁም ስራ ቦታ ላይም በየገባሁት የስራ ቦታዎች ላይ በጣም በቀላሉ ጓደኛ መመስለት ማፍራት እችላለሁ። ከዛም በኋላ ለፈ ደግሞ በተለያየ ቦታዎች ላይ የተዋወቅኳቸው ሰዎች ጓደኛ ማረግ የምችል ሰው ነኝ ለምሳሌ ትምህርት ቤት የተዋወቅኳቸው ሊሆን ይችላል ወይንም ደግሞ ማህበራዊ ሚዲያ ላይ ሆኖ ለስራ የምንጠቀምባቸው ማህበራዊ ሚዲያዎች አሉ እንደ ሊንክድኢን ያሉ በጣም ፕሮፌሽናል ማህበራዊ ሚዲያዎች ማለት ነው እዛ ላይም ተዋውቂያቸው ትልልቅ ስራን አብረን ለመስራት ከጓደኝነት አልፈን ትልልቅ ስራዎችን፣ ትልልቅ ፕሮጀክቶችን አብረን ለመስራት የተነጋገርን ጓደኛም የሆኑኝ ሰዎች አሉ። ከዛም ባለፈ ኢቨንቶች ላይ አንዳንድ ትልልቅ ፕሮግራሞች ላይ እንዱህ አይነት ቦታዎች ላይ ተዋውቀን ስራ አብረን እስከመስራት ድረስ የደረስን ሰዎች አለን እና እግዚአብሔር ይመስገን በስራ ቦታ ላይ ጓደኛ አለህ ወይ ለሚለው ጥያቄ ከነማስረጃው ይሄንን በመሰለ መልኩ አቅርቤያለሁ አዎ አለኝ አመሰግናለሁ።

አዲስ አመት እዚህ ኢትዮጵያ ውስጥ ስትሆን ሁለቴ ነው አዲስ አመት የምናከብረው አንድ የፈረንጆች አዲስ አመት አለ እንደ ግሪጎሪያን ካላንደር አንድ ደግሞ የኢትዮጵያ ካላንደር የራሳችን የሆነ ካላንደር አለ። አመጣጡን ብትጠይቀኝ በሃይማኖት መሰረት የኢትዮጵያ ካላንደር ምንም አይነት ማስተካከል ያልተደረገበት ከድሮ ጀምሮ አቆጣጠሩ ትክክል የሆነ አስራ ሶስት ወራትን ቆጥረን አስራ ሁለቱ ወራቶቻችን ሰላሳ ሰላሳ ቀናት ይዘዋል ሌላው ደግሞ አስራ ሶስተኛ ወራችን ደግሞ በተከታታይ ለአራት አመት አምስት አምስት ቀን ከዛ በየ አምስተኛ እና ስድስተኛ አመቱ ደግሞ ስድስት ቀን እያደረገ ማለት ነው የሚቆጥር የሚቆጥር የሚገርም አይነት ካላንደር ነው የምንጠቀመው እሱ አዲስ አመትን ሳከብር ምንድነው? የማደርገው አንደኛ በቃ ቤቴን አዳዲስ ነገሮች አስጊጣለሁ ቤቴን አጸዳለሁ ምግብ አለ የምግብ ባህላዊ ምግቦችን እንሰራለን ቤት ውስጥ እዛ ተሰብስበን በቃ ቆንጆ በሆነ መልኩ ደስ ብሎን እናከብራለን ማለት ነው። የውጪ ወይም ደግሞ እንደ ግሪጎሪያን ካላንደር ደግሞ ስናከብር እሱን ደግሞ የማከብረው እንዴት ነው? አንድ ከልደት ከኢየሱስ ክርስቶስ ልደት በአልጋ ይገናኛልና እሱንም አከብራለሁ። ከዛ በኋላ ያው ነገሮችን አስተካክዬ ፕላኖቼን አስተካክዬ ደግሞ እንደ አዲስ ያላሳካኋቸውን ነገሮች ለማሳካት እቅድ የሚይዝበት አመት ይሆናል ማለት ነው። እንደዛ ነው ብዙ ጊዜ አዲስ አመትን የማከብረው አመሰግናለሁ በጣም

አይ ቀርቀሃ እንኳን በአካባቢ ሲያድግ አይቼ አላውቅም። ምናልባት ቀርቀሃ ሳይሆን ሸምበቆ ምናምን በአካባቢዬ ሲያድግ አይቻለሁ ቀርቀህ እንኳን አይገርምም ምናልባት የተለየ ቦታ ይጠይቅ ምን አላውቅም ግን ምናልባት እኔ የምኖርበት በመኖሪያ ቤቶች አካባቢ ስለሆነም ሊሆን ይችላል። ግን ቀርከሃ በአካባቢዬ ሲያድግ አይቼ ግን የቀርካ ምርቶችን ተጠቃሚ ነኝ በጣም ደስ ይለኛል። ቆንጆና ትክክለኛ ምርት እንደሆነ አምናለሁ ማለት ነው። ምናልባት ሌሎች አካባቢዎች የት አካባቢዎች ሊበቅ እንደሚችል ምናምን አላውቅም። ግን የሚገርመው ነገር በጣም ረጅም አመት እንደሚፈጅ ለማደግ የሆነ መጽሐፍ ላይ ምናልባት አምስት ስድስት አመት ይፈጃል መሰለኝ። እንደውም ሳይበቅል እስከ አምስት ስድስት አመት ከቆየ በኋላ ውስጥ ለውስጥ ካደገ በኋላ የመጨረሻው አንድ ሳምንት ወይ ሁለት ሳምንት ሲቀረው ያድጋል። ከዛ በኋላ እንደዚህ አይነት ታሪኮችን ምናምን ሰምቻለሁ መሰለኝ። ግን ለጠየኩት ጥያቄ ቀርካ በአካባቢው ያድጋለሁ ለሚለው ጥያቄ? አይ እኛ አካባቢ ይቅር የሚያድግበት ቦታ አላየሁኝም ነው መልሴ። አመሰግናለሁ

የትርፍ ጊዜ ማሳለፊያዎች ምንድን ናቸው? ነው የሚለው የትርፍ ጊዜ ማሳለፊያዎቼ ብዙ ጊዜ መጽሐፍ ማንበብ ሊሆን ይችላል ከዛ ደግሞ ፊልም ማየት። ከዛ ደግሞ ወጣ ብዬ ከጓደኞቼ ጋር መናፈሻም ሆነ አንዳንድ ቦታዎቼ ሄደህ ሄጄ ከጓደኞቼ ጋር ወክ ማድረግ ሊሆን ይችላል። ጊዜ ማሳለፍ በቃ እንደዛ ደስ ይለኛል። አንዳንዴ ደግሞ በቃ ራሴን ምን ሳደርግ አገኘዋለሁ ሶሻል ሚዲያ ዝም ብዬ ስክሮል ሳደርግ አገኘዋለሁ። አንዳንዴ በቃ ድንዝዝ ያሉ ጊዜዎችን ሳሳልፍም ራሴን አገኘዋለሁ እና እንደዛ እንደዛ ሲሆን በጣም ይቆጨኛል። ከራሴ ጋር መጣላት ሁላ ነው የምጀምረው። እና እንደው ንቅት ባልኩኝ ሰዓት ግን ጥሩ ጊዜዎችን ሳሳልፍ አየዋለሁ። አንዳንዴ ደግሞ በቃ እንደዚህ ጊዜን ያላግባቡ ስጠቀም ምናምን የማገኝበት ወቅት አለና እንደዛም ሲሆን በጣም ያበሳጨኛል ያናድደኛል። ሆኖም ግን የትርፍ ጊዜዬን ከዚህ በኋላ በቃ በመልካም ሁኔታ ባሳልፍ እመርጣለሁ ማለት ነው። በእንደዚህ በእንደዚህ ነገሮች የትርፍ ጊዜን ሳሳልፍ ራሴን አግኝቼዋለሁ አመሰግናለሁ።

አዎ ስልጠናዎች በጣም ነው የምወደው። በጣም ህይወቴ ላይ በጣም ለውጥ እንዳመጣ ያደርጉኛል እና ስልጠናዎችን እወስዳለሁ። አሁን ለምሳሌ የ አቅሜንም በስራ ላይ በጣም እንዲያዳብርልኝ የሚያደርጉ ስልጠናዎችን እወስዳለሁ። እንዴት ከሰዎች ጋር መግባባት እንዳለብኝ የሚያሳይ ስልጠና እወስዳለው። በመስመር ላይ ያሉ በጣም ብዙ ስልጠናዎች አሉ የምወስዳቸው በጣም አቅም የሚሰጡኝ ሀይል የሚሰጡኝ ከዚች አለም ጋር እንዴት አድርጌ ተግባብቼ ልኑር። እንዴት አድርጌ ይህንን አለም አውቄው ከአለሙ ጋር ተግባብቼ ሰዎችን እንዴት ልረዳቸው። ከሰዎች ጋር እንዴት ልግባባ። እንዴት አድርጌ ሰዎችን መምራት እችላለሁ እንዴት አድርጌ ጊዜን በአግባቡ መጠቀም እችላለሁ። የመሳሰሉት ያሉትን ነገሮች እንግዲህ በስልጠና ነው ራሴን እያዳበርኩኝ። ከዛ ባለፈ ደግሞ ከቴክኖሎጂ ጋር ከኤአይ ጋር የተገናኙ ትሬኒጎችን እንደዚህ አይነት እንደዚህ አይነት ነገሮችን በደንብ እወስዳለሁ። እንዴት አድርጌ ዲጂታል ሚዲያውን ተጠቅሜ እንዴት አድርጌ ከዚህ በኋላ ያለውን ጊዜ እንዴት አድርጌ ማሳለፍ አለብኝ። እንዴት አድርጌ በስራ ስኬታማ መሆን አለብኝ የሚሉ ስልጠናዎችን እወስዳለሁ መጽሐፎችን አነባለሁ። በጣም ማለት ነው እና ስልጠናዎችን ትወስዳለህ ወይ ነው የሚለው? አዎ በሚገባ ስልጠናዎችን እወስዳለሁ። አመሰግናለሁ

አዎ መዝገቦችን አስቀምጣለሁ ብዙ የማስታወሻ መዝገቦች አሉኝ ቤቴ ራሱ ያለቁ ማለት ነው። ቅርብ ጊዜ የሚጠቀምኳቸው ሊሆን ይችላል ከአመት ከሁለት አመትም በፊት ያስቀመጥኳቸው የተጠቀምኩባቸው ያለቁም እንኳን ቢሆኑ። እኔ ጋር አሉ አሁንም ድረስ አሉ። በቃ ሳያቸው ደስ ይለኛል ሳያቸው ያበረቱኛልና። እስካሁን ድረስ ያስቀመጥኳቸው የማጣኋቸው አሉ። ያለቁም ቢሆኑ አሉ። ከዛ ባለፈ ደግሞ ምን አደርጋለሁ ብዙ ጊዜ ኖቶችን በእጄ ነው የምጽፈው። ማስትወሻዎችን በእጄ እይዛለሁ ምናምን እና ከዛ ሰብሰብ አድርጌ በመዝገብ መልክ ደግሞ አንድ ላይ ሰብሰብ አድርጌም አስቀምጣችኋለሁ። የድሮ ጀምሮ ድሮ ጀምሮ እማርባቸው የነበሩ ደብተሮች። ከሃያ አመት በላይ እንግዲህ እነሱ ሁላ ነበሩ በጣም ቅርብ ጊዜ ድረስ ማለት ነው። ስለዚህ መዝገቦችን በጣም የማስቀመጥ ልምድ አለኝ። አዎ አስቀምጣለሁ እስካሁንም ማስረጃዎች አሉ ማለት ነው። ህይወቴ ውስጥ ለጥያቄው ደግሞ ታስቀምጫለሽ ወይ? ለሚለው ጥያቄ ያው አስቀምጣለሁ ነው መልሴ አመሰግናለሁ።

በቀን ስንት ሰዓት ስልክ ትጠቀሚያለሽ? ነው የሚለው በስማም ስልኬን በጣም ረጅም ሰዓት ምናልባትም ከአስር እስከ አስራ ስድስት ሰዓት ሳይሆን ይቀራል ስተኛ ነው በቃ ስልክ የሚለየኝ እንጂ ስልኬ ሁሌም አብሮኛል አለ በስልኬ ነው የምማረው፣ በስልኬ ነው ጓደኞቼን የማገኘው፣ በስልኬ ነው ስራዬን የምሰራው፣ በስልኬ ከጓደኞቼ እገናኛለሁ፣ በስልኬ አነባለሁ፣ በስልኬ እዝናናለሁ፣ በስልኬ ፊልሞች አያለሁ፣ ስለዚህ አብዛኛውን ስራዎቼን የምሰራው በስልኬ ስለሆነ በጣም አብዛኛውን ሰዓት እንደው በቀን እንደውም አሁን አሁን ቀንሼ ነው እንጂ የሆነ ጊዜማ በቃ የሚያስደነግጥ ደረጃ ሁላ ደርሼ ነበረ። እንደውም አሁን አሁን እንደው እውነት ለመናገር የስልኬ ስክሪን እንደበራ ከአሥራ አምስት እስከ አስራ ስድስት ስድስት እስከ አስራ ሰባት ሰዓትም የማይጠፋበት ጊዜ አለና ከስልኬ ጋር ይሄን ያህል ነው ቁርኝነቴ እንደውም በጣም ቀንሼ ነው በጣም ቀንሼ ነው ምክንያቱም አሁን ላይ ከሰዎች ጋር ያለኝ ግንኙነት ጥሩ ነው ያለው ስለዚህ ከሰዎች ጋርም አጠፋለሁ ጊዜ ከስልኬ ጋር ብቻ ሳይሆን ማለት ነው። በፊት ቢሆን በቃ እንደው ሃያ አራት ሰዓት ሙሉ እንደው ቻርጅ ሊያደርግ ሲል ብቻ ነው ስልኬ ከአጠገቤ የሚለየው እንጂ ሌላውን ጊዜ ሁሉም ከእኔ ጋር ነበረ አሁን ግን ቢያንስ ስተኛ ከራ ከኔ ለማራቅ እሞክራለሁ እንደዚህ እንደዚህ አይነት ነገሮች ግን አብዛኛውን ስራዎቼን የምከውነው በስልኬ ስለሆነ እንደው በጣም ረጅሙን ሰዓት ስልኬ ከእኔ ጋር ነው ማለት ነው አመሰግናለሁ።

የምትወደው ጣፋጭ ምግብ ምንድነው? ነው የሚለው እኔ የምወደው ጣፋጭ ምግብ ምንድነው? አንድ ፍሩት ደስ ይለኛል። አቮካዶ፤ አናናስ፤ ፓፓዬ፤ ያሉ ነገሮች እነሱን እጠቀማለሁ። ከዛ ውጪ ደግሞ ምናልባት ወተት እጠቀማለሁ። ከዛ ውጪ ደግሞ ኬክ በጣም አልፎ አልፎ ጣፋጭ ኬኮችን እጠቀማለሁ። ውጪ ግን በጣም በጣም የምትወጂው ነገር ምንድነው? ጠፋጭ ነገር ብለህ ከጠየከኝ ቸኮሌት። ብዙ ጊዜ አላገኘሁም ብዙ ጊዜ የመብላቱም እድል የለኝም። ግን ደግሞ በቃ ቆንጆ የሚባሉትን ቸኮሌቶች፤ በተወሰነ መልኩ እነሱን አልፎ አልፎም ቢሆን እጠቀማለሁ ማለት ነው። ስለዚህ አሁን ከጠቀስኩልህ የምግብ ጣፋጭ ምግብ ዝርዝሮች፤ አንዱ እና ዋንኛው በጣም የምወደው ምንድነው? ብለህ ከጠየከኝ ቸኮሌት ነው ማለት ነው፤ ስለዚህ የመጀመሪያ ምርጫዬ ቸኮሌት ነው ማለት ነው አመሰግናለሁ።

በየትኛው? መተግበሪያ መልእክት ትልካለህ ነው የሚለው ያው እኔ የተለያዩ አማራጮች አሉኝ። በደንብ የምጠቀመው አሁን ላይ ቴሌግራምን ነው። ከዛ ባለፈ ደግሞ ከቴሌግራም ባለፈ ሜሴንጀር አለኝ። ፌስቡክ ሜሴንጀር በጣም በሱም የተወሰኑ ሰዎች ጋር በሱም መልእክት ትላላካለሁ ማለት ነው። ከዛም ባለፈ ደግሞ ዋትሳፕ አለ በዋትሳፕም መልእክቶችን እላላካለሁ ማለት ነው። ሌላው ደግሞ ያው ከድርጅቶች ጋር ሲሆን ምናምን ኢሜሎችን እጠቀማለሁ እንደዚህ ከፕሮፌሽናል ሰዎች ጋር ምናምን ሲሆን ደግሞ ሊንክዲን እጠቀማለሁ ማለት ነው እነዚህን ሁሉ መተግባሪዎች ለተለያየ ፍላጎቶቼ እጠቀምበታለሁ ማለት ነው። እንግዲህ እግዚአብሔር ይመስገን አሁን ቴክኖሎጂው በዚህ መልኩ ረቆ እነዚህን ሁላ ተግባራትን ስራዎችን መስራት እንችላለን ማለት ነው። በተለያየ መተግበሪያ ከዛም ባለፈ ደግሞ በዓል ሲሆን ምናምን ኖርማል ቴክስቴስ ኤምኤስ አለ ድሮ የምንጠቀምበት ማለት ነው። እሱንም በብዛት ከቤተሰብ ጋር ምናምን የበዓላት ወቅት እሱን እጠቀማለሁ ማለት ነው። አመሰግናለሁ።

አዎ በጣም በጣም ነው የሚያስደስተኝ። ያው ፀሀይ ስትጠልቅ ለመመልከት የኛ አካባቢ ብዙም የሚመች አካባቢ አይደለም ግን የሚመች አካባቢ ካለው እንደው በተቻለኝ መጠን አያለሁ። በተቻለኝ መጠን በጣም ነው የምታምረው እሷን መመልከት ማለት ነው። ከዛ ባለፈ ደግሞ በመስመር ላይም ፀሀይ ስትጠልቅ የሚያሳዩ ፊልሞች ላይም አንዳንዴ የተቀረጹ ዶክመንተሪዎች ላይ ምናምን የማየቱ አጋጣሚ አለኝ። በተረፈ ደግሞ በቀጥታ ፀሀይ ስትጠልቅ የመመልከቱ አጋጣሚ። በየትኛውም አጋጣሚ ካገኘሁትኝ እንዲህ አልፈልግም ማለት ነው። ተፈጥሮ በጣም በጣም አሁን ላይ በደንብ ሲገባኝ ነገሩ የፈጣሪን መኖር የምናረጋግጥበት ነው ፈጣሪ ደግሞ የሚገራርሙ ነገሮችን ሰጥቶናል ማለት ነው። እንግዲህ ፀሀይ ወጥታ እኛን አድምቃ ገብታ ደግሞ ሌላ ሀገር ስትወጣ ማሰቡ ራሱ እንዴት ከአእምሮ በላይ የሆነ ነገር ግን በጣም እውነት የሆነ ነገር በየእለቱ የምናየው ነገር። እግዚአብሔር ይመስገን። እንግዲህ ይሄን ሁሉ ነገር ፈጣሪ በነፃ ሳያስከፍለን እየሰጠን ነው ያለው። እና ለጥያቄው መልስ ይሆን ዘንድ የፀሀይ ስትጠልቅ መመልከት ትወዳለህ ወይንም የሚለው? አዎ ባገኘሁት አጋጣሚ ሁላ ይሄንን የሚያምር አጋጣሚ እንዲያልፈኝ አልፈልግም። አመሰግናለሁ

ብስክሌት መንዳት አልችልም። አልችልም ሞክሬ ራሱ አልችልም። ያው ግን ብስክሌት ሲነዱ ሳይ ምናምን ደስ ይለኛል። እንጂ የብስክሌት መንዳት የምችል ሰው አይደለሁኝም። አንድ ጓደኛ አለችኝ በጣም የምትገርም እንደውም ስትነግረኝ ስራ ሁላ በዛ ነበር የምትሄደው። በዛ በብስክሌት አዋሳ ነበረ አካባቢዋ። እና ስለሱ ታሪክ ቅርብ ጊዜ ከጓደኛዬ ጋር ሳወራ ነበረ። ግን መለማመድ የመለማመዱ አጋጣሚ ካለኝና፤ የሚያለማምደኝ ሰው ካገኘው፤ እንደው ተለማምጄ እንደው ብሞክረው ደስ ይለኛል። ከዛ ባለፈ ግን እኔ እንኳን ባልችል ውድድሮችን ቱ ዘ ፕራንስ የሚባሉ ውድድሮችን፤ የማየቱ አጋጣሚ አለ፤ በቃ በጣም አድካሚ ቢሆንም ግን ደግሞ በሚያምር ሁኔታ ውድድራቸውን ጨርሰው ሲሸለሙ ስታይ፤ ሰው እስከለፋ ድረስ፤ እስከጠነከረ ድረስ፤ ብዙ ነገር ማሳካት እንደሚችል፤ ነው የማየበት ሁል ጊዜ እና፤ እንደው አንድ ቀን ዳግሞ ችዬ እኔም ቢያንስ ለመዝናኛነት እጠቀምበታለሁ ብዬ አስባለሁ። ለአሁን ግን ብስክሌት መንዳት አልችልም ማለት ነው አመሰግናለሁ።

እኔ ኧረ እኔ በፍጹም ሳንቲም አልቆጥብም ያለኝን ነገር ነው በቃ ነገር ነው። ቤቴሌም አውለው ከዛ ባለፈ እቃ ለሚገባቸው ሰዎች እሰጣለሁ አካፍላለሁ እንጂ። ሳንቲም ቆጥቤ ገንዘብ ቆጥቤ ማውቅ አይነት ሰው አይደለሁኝም ቆጣቢም አይደለሁኝም። በቃ ያለኝን ነገር ተካፍሎ በመብላት ተካፍሎ በማድረግ የማምን ሰው ነኝ። እኔ ቁጠባ የሚባለውንም ነገር እንደውም አላምንበትም። በቃ ያለንን ነገር እግዚአብሔር እስከሰጠን ድረስ ያለንን ነገር ተከፍለን ለሰዎችም አካፍለን ብንጠቀምበት ብዬ የማስብ ሰው ነኝ። እንዴ እንደው ኖሮኝ ራሱ የተሻለ ነገር ኖሮኝ እንደዚህ ቁጥብ እንዲህ አድርጌ ምናምን የምል አይነት ሰው አይደለሁኝም። በቃ ምን ያህል ጊዜ እንደምንኖር አናውቅም በጣም አጭር ጊዜ ነው እዚህ አለም ላይ የተሰጠን ስለዚህ ይቺን አጭር ጊዜ ገንዘብ እያጠራቀምኩኝ እና ሳንቲ ብዬ መኖር አልፈልግም። ያለችኝን ነገር ቤተሰቦቼን አስደስቼ ራሴን ደስ ብሎኝ አምላኬንም አስደስቼ ሰዎችንም አስደስቼ ማለፍ ነው የምፈልገው። እና አሁን ላይ ያለኝ ስለ ሳንቲም ቁጠባ ያለኝ አመለካከት ይሄን ይመስላል አመሰግናለሁ

አይ በጣም ፈጣን አይደለሁኝም። ግን ደግሞ በቃ መጻፍ ካለብኝ እንደው በመካከለኛ ሁኔታ መጻፍ እችላለሁ እንደውም ከአማርኛ ይልቅ እንግሊዘኛ ላይ መተየብ የተሻልኩኝ ነኝ መሰለኝ። አማርኛ ላይ ትንሽ ዘግየት እላለሁ ቅርብ ጊዜ ነው ሁላ አማርኛ መተየብ የተማርኩትኝ እንጂ ብዙም ፈጣን አይደለሁም። አማርኛ ላይ በእጄ መጽሐፍ በጣም ጎበዝ ነኝ አማርኛ መናገር ጎበዝ ነኝ በጣም ትየባ ላይ ግን ቅርብ ጊዜም ስለለመድኩት ነው መሰለኝ። አብዛኛውን ጊዜ በኮምፒውተር እና በስልክ እጠቀም የነበረው በእንግሊዘኛ ስለነበረ ብዙም ፈጣን አይደለሁም። አማርኛ ላይ ግን እንግሊዘኛ ላይ በጣም የተሻልኩኝ እና ጥሩ የሚባል ተያቢ ነኝ ማለት ነው። በጣም ፈጣንም ባልሆን እንደ ሴክሬተሪዎች ምናምን ግን የምፈልገውን ነገር እንደው በመካከለኛ ፍጥነት መጻፍ እችላለሁ ማለት ነው። ቢያንስ ሌሎችን ሰዎች አላስቸግርም ይሄ ነው የኔ አመለካከት። አመሰግናለሁ

በሁለቱም መጽሐፍ እወዳለሁ ግን ደግሞ ያው በስኪቢርቶም በእስራስም ስም የምጽፍባቸው አጋጣሚዎች አሉ ያው ብእርን ያው እስኪ ብርቱ ለማለት ፈልገነው ብዬ ልያዘው ምክንያቱም ዋናው ብእር በጣም ውድ ስለሆነ የማግኘት አጋጣሚው ስለማይኖረን ማለት ነው። ያው በስኪብርቶ ብዙ ጊዜ እስኪ ብርቱ አይለየኝም። አብዛኛው ማስታወሻዎቼንም ይዘው የተለያዩ የትምህርት ጽሁፎችን የምጽፈው በስኪቢርቶ ነው። ከዛ ባለፈ ደግሞ ስራ ስም እጠቀማለሁ ግን በስኪሪብቶ የምጽፈው በጣም ይበዛል ማለት ነው አብዛኛው ነገር የምጽፈው በስኪቢርቶ ነው። ግን ደግሞ በስራስ የምጽፍባቸውም አጋጣሚዎች አሉ እሱንም እወደዋለሁ ደስ ብሎኝ ነው የማደርገው። ሁለት በሁለቱም የምጠቀም አይነት ሰው ነኝ እና እንደዛ ነው የማደርገው። በቃ ግን በእጄ መጽሐፍ በጣም ስለምወድ ማስታወሻው ማየት ስለምወድ ትምህርቶችንም እየተከታተልኩኝ ስለምጽፍ እስኪቢርቶ ነው የምጠቀመው። ያው የምስጋና የምጽፈውም ነገር አለኝ። ጠዋት ጠዋት ከዛ ባለፈም ደግሞ ጠዋት ጠዋት ጆርናል አደርጋለሁ ማስታወሻ እይዛለሁ እነሱን ነገሮች ለማድረግ እስኪቢርት ነው። በደንብ የምትጠቀመው ማለት ነው። አመሰግናለሁ

አሁን ላይ አዲስ አበባ ነው የሚገኘው በጣም የምወደው ሬስቶራንት እና ብዙ ጊዜ የምገኘው ያው አየሩም ስለሚመቸኝ የማን ያዘዋል ሬስቶራንት ነው የምቀመጠው የምሆነውም ብዙ ጊዜ ከጓደኛዬ ጋር ስንገናኝ እዛ ረዘም ያለ ሰዓትም ስለምንቀመጥ እዛ ነው የምቀመጠው። ያው ሌሎች ቦታዎችም አሉ ግን ምንመርጠው ከምግቡም ኦርጋኒክነት አንፃር የተለያዩ ነገሮች አንፃር እዛ እንደው ጠዋት የገባን እስከ ዘጠኝም እስከ አስር ሰዓትም የምንቆይበት መንገድ አለ እና ያው ሌሎች ቦታዎችም እንጠቀማለን ምናምን ግን የሃ ቦታውም አየሩም ሁሉም ነገር ስለሚመቸን ያው እዛ አካባቢ ነው የምንጠቀመው ማለት ነው። ስለዚህ የምንወደው ሬስቶራንት እዛ ቦሌ አካባቢ ያለው ከሰላም ሲቲ ሞል ጀርባ ያለው የማን ያዘዋል ሬስቶራንት ነው ማለት ነው አመሰግናለሁ።

አይ አልጽፍም ብዙ ጊዜ ወደ ሱቅ ከመሄዴ በፊት ዝርዝር አልጽፍም። የተወሰኑ እቃዎችን ነው ልገዛ የምችለው አንዳንዴ እዛው ሆኜ ምወስንባቸው አጋጣሚዎች አሉ ይሄን መግዛት አለብኝ ይሄን መተው አለብኝ ብዬ። አንዳንዴ ደግሞ በጣም የተወሰነ እቃ ለመግዛት ነው የምወጣው ስለዚህ ዝርዝር ለመጻፍ ያን ያህል ግዴታ አይደለም ማለት ያን ያህል ብዙም እቃ ብገዛ አልረሳም። በቃ ብቻ ግን ወደ ሱቅ ስሄድ ዝርዝር አልጽፍም ማለት ነው። ዝም ብዬ ሄጄ የምፈልገውን እቃ ገዝቼ የምመጣ አይነት ሰው ነኝ ማለት ነው። ለዛ ነው ብዙ ጊዜ የማደርገው ያው ከልምዴ ነው እንግዲህ ያካፈልኩኝ ያለሁትኝ። ብዙ ጊዜ ከውሃ ከስልክ ካርድ ያለፉ ነገሮችን እንኳን ምገዛ ቢሆን ሄጄ ይሄን ይሄን ይሄን ይሄን ነገር ስጠኝ። ከሌለ ደግሞ የለም። በዚህ አማራጭ ደግሞ ይሄን ነገር ላድርግ ብዬ እዛው ነው የምወስነው እንጂ በእቅድና በፕላን አይደለም የማደርገው። አመሰግናለሁ

ውይ በጣም በጣም ነው የሚያሳዝኑኝ ሽማግሌዎች እንትን ያሉ ሰዎች ማለት በቃ በተቻለ መጠን በቃ ሰላም እላችኋለሁ። ውስጥም ሆነ ሌላም ቦታም ሆነ እኔ የኔ እርዳታ ካስፈለጋቸው እርዳታ እሰጣለሁ፤ ለምሳሌ ታክሲ ውስጥ ሆነን መነሳት ካለብኝ እነሳለሁ፤ ብቻ በተቻለኝ መጠን እነሱን ለመታዘዝ እና በምችለው መጠን አገልግሎት ለመስጠት በጣም ፈቃደኛ ነኝ ብዙ ጊዜ ማለት ነው። ብዙ በረከት ይገኛል ከእነሱ፤ ብዙ መልካም ነገር ይገኛል እና ውይ በቃ በምችለው መጠን ሁሉ በምችለው መጠን ሁሉ ከሰላምታ ጀምሮ ጎንበስ ብሎ ሰላም ከማድረግ ጀምሮ፣ እርዳታ ከመስጠት ጀምሮ፣ እቃ የነሱን እቃ ከመሸከምና ይዞ ከማድረስ ጀምሮ እንግዲህ የቻልኩትን የነሱ ከሚፈልጉት አገልግሎት አንፃር የቻልኩትን ማድረግ አይነት ሰው ነኝ። ከዚህ በኋላም ደግሞ በቃ በበለጠ በበለጠ ላገለግላቸው የምፈልግ ሰው ነኝ ማለት ነው አመሰግናለሁ።

ምንም አይነት ጥቅማ ጥቅሞች የሉኝም እኔ ምንም አይነት። የተለየ የማገኛቸው ነገሮች የሉም ምናልባት እግዚአብሔር አምላክ እኔ ባርኩኛል ብዬ የማስብባቸው ነገሮች አሉ በእርግጥ በእሱ እርዳታ በእሱ አቅም የማገኛቸው ነገሮች በሱ መልካምነት የማገኛቸው ነገሮች እንጂ በዚች አለም ላይ አለም እንደውም ከእኔ የሚፈልጉ ስዎች አሉ እንጂ በስራም በኩል በየትኛውም መንገድ በኩል ለኔ ምንም አይነት ጥቅማ ጥቅም አላገኘም ከማንም ከየትም ከምንም ማለት ነው። ስለዚህ እኔ ለአለም በጣም እሰጣታለሁ እንጂ አለም ለኔ ሆናልኝ አታውቅም ግን እግዚአብሔር አምላክ እንደው በጣም አስፈላጊ የሆኑትን ነገሮች አላስቀረብኝም በረከት ሰጥቶኛል ብዬ አስባለሁ።

በጣም ሰነፍ ነኝ። ብዬ ነበር የማስበው በእግሬ መሄድ ብዙ ጊዜም አልሄድም እውነት ለመናገር በታክሲ ነው የምጠቀመው። ቅርብም ራሱ ቢሆን እንደዛ ነው የማደርገው ግን አንዴ ከጓደኛዬ ጋር ከጓደኞቼ ጋር ሄደን በቃ ከሁለት ሰዓት በላይ ርቀትን ሄድን በጣም ሩቅ የሚባል ማለት ነው አዲስ አበባን ዞርናት ማለት ይቻላል። ሁለት ሰዓት ከሩብ ምናምን ነው የፈጀብን ግን በቃ ደስ የሚል አይነት ወክ አደረኩ ማለት ነው። የዛኔ በቃ ብለማመደው ደግሞ ከዛም የበለጠ የተሻለ መሄድ እችላለሁ ብዬ እንዳምንና አስችሎኛል ማለት ነው። በጣም ረጅሙ በእግር የሄድኩበት አጋጣሚ እሱ ነው። ከዛ ባለፈ ግን እንደዚሁ የአንድ ሰዓት የአርባ አምስት ደቂቃ መንገዶችን በጣም አልፎ አልፎ እንደው በአመትም በስድስት ወርም እንደዚህ ከጓደኞቼ ጋር የሄድኩበት አጋጣሚ አለ። ቶሎ ቶሎ በእግሬ አልሄድም እሱ ደግሞ አንዱ ትልቁ ስንፍናዬ ነው። ይመስላል እንግዲህ በእግሬ የተራ የሄድኩባቸው መንገዶች አመሰግናለሁ

አዎ አለኝ እኮ ብታይ አንድ ዶሮ አሁን አንድ ቀረች እንጂ በፊት ስንት ነበሩ መሰለህ አምስት ነበሩ። አመት አካባቢ ይሆናቸዋል አመት ያልፋቸዋል እናቴ። ሁለት አመት አካባቢ ይሆናቸዋል እናቴ ካመጣቻቸው እና መጀመሪያ አከባቢ በቃ በጣም በቃ አልፈልግም ምናምን ምናምን ብዬ ነበረ። ግን ስለምዳቸው እንዴት እንደሚያሳዝኑ በስመአብ። ግን በቃ የሚያሳዝነው መጀመሪያ አንዷ ሞተችብን ከዛ በኋላ እየሞቱብን እየሞቱብን አንዷ እንደዚህ ስትታመም እናቴ ትታረድ ብላ አሳረደቻት። ግን አንድ አለች በቃ የምታሳዝን አድርቅም ነች ቤት ውስጥ ትገባለች ትረብሸኛለች ምናምን ግን እንደዛም ሆኖ በቃ በጣም ነው የምወዳት ታሳዝነኛለች። በቃ የራሳቸው የሆነ ቤት አላቸው የተዘጋጀላቸው ያው አራቱ ቢሞቱም አንዷ እስካሁን አለች ማለት ነው። ግን በቃ ከዚህ በኋላ ግን እንዲኖረኝ ምናምን አልፈልግም በጣም ነው የሚከብደው። ዶሮ እርባታ እርባታ አይደለም። የኔ በርግጥ ግን ዶሮ ማሳደግ መንከባከብ ኩሳቸውን መጥረግ ምግባቸውን ማዘጋጀት እውነት ቀላል አይደለም። ሌላ ትልቅ ስራ በለው እና ከበድ ይላል። ግን ለጥያቄው ዶሮ አለሽ ወይ? ለሚለው አዎ አለኝ። አመሰግናለሁ

የምጽፈው በቀኝ እጄ ነው በየትኛው እጅ ትጽፋለህ ነው የሚለው በቀኝ እጄ ነው የምጽፈው ሁል ጊዜም የማደርገው እንደዛ ነው ግን በቃ አሁን አሁን ላይ በግራ እጄ ሁላ እንደው ከመጀመሪያ ጀምሬ ተለማምጄ መጻፍ ብችል ደስ ይለኛል እጃችንን ከአእምሮአችን ጋር ያለውን ግንኙነት ካወቅኩኝ በኋላ በደንብ ደግሞ የቀኝ አይምሮዬ እንዲበራልኝ ስለምፈልግ የግራ እጄን በደንብ ባለማምደውና ብጽፍ ደስ ይለኛል በጣም በጣም ነው የሚገርመው በቀኝ እጄ ነው የምጽፈው እንዳልኩት ግን ደግሞ በግራ እጄ ለመጽሐፍ ስሞክር ምን ያስታውሰኛል ድሮ ለካ ይሄ የመጀመሪያ ፊደልናው ለምሳሌ ኤ ስንጽፍ፥ ሀ ስንጽፍ ፥ለ ስንጽፍ በእንደዛ አይነት መንገድ ነው የእግራቴንም የሚጽፈውና እንደው የግራ እጄንም በደንብ ተለማምዶ ልክ እንደ ቀኝ እጄ መጽሐፍ ብችል የሚል አለኝ ያው አይምሮአችን ወይንም ደግሞ ጭንቅላታችን እንዴት እንደሚሰራ ከተረዳው ማለት በኋላ ማለት ነው በቀኝ እጄ ጻፍኩኝ ማለት የግራ አይምሮዬ ይበራል ማለት ነው። በግራ እጄ ጻፍኩኝ ማለት ደግሞ የቀኝ አይምሮዬን እንዲበራ ያደርገዋል። ከዛ ከዛ አንፃር እንደው ከቀኝ እጄ ውጪ የግራ እጄም ልክ እንደ ቀኝ እጄ መጻፍ ቢችል የሚል እንደው ምኞት አለኝ አመሰግናለሁ

በበጋ ወቅት ምን ታደርጋለህ ነው የሚለው? የተለየ የማደርገው ነገር እንኳን የለም። ግን ያው አየሩ ይመቻል ከክረምት ወር የበጋ ወር ደስ ይላል። እና የተለየ የማደርገው ነገር የለም። ግን ያው በእለት በእለት ማድረግ የምችላቸውን ነገሮች አደርጋለሁ ያው ቀለል ያለ ልብስ እለብሳለሁ ቲሸርት ነገሮች አዘወትራለሁ ቀለል ያሉ ጫማዎችን አደርጋለሁ። በተቻለ መጠን ፀለይ ደሞ ፀሀዩ ደሞ ከባድ ስለሆነ ፀሀይ እንዳይ አጠቃኝ ጥላ ይዛለሁ ወይ በጥላ በጥላው እሄዳለሁ። በተቻለኝ በጠን የሆነ የምወጣ ከሆነ ጠዋት አካባቢ ለመውጣት እሞክራለሁ ከሰአት ከሆነ ደግሞ ጥላ ይዤ እወጣለሁ። እንደዛ ነው የማደርገው በበጋ ወቅት እንጂ የተለየ እንደው አስቤበት በበጋ እንደዚህ አደርጋለሁ በክረምት እንደዚህ አደርጋለሁ የምለው ነገር የለኝም። ይሄን ይመስላል አመሰግናለሁ

ማታ እንደው ዝም ብዬ ነው የምመገበው። አሁን አሁን እንደውም ጥሩ ሆንኩኝ ለአባቴ በማቀርብበት ሰዓት አስራ ሁለት ሰዓት አካባቢ አስራ አንድ ሰዓት አካባቢ ጥሩ የምመገብ አይነት አመጋገብ እየተመገብኩኝ ነው። አሁን ላይ ግን በአብዛኛው ማታ ሁለት ሰዓት ምናምን የምበላባቸው ሶስት ሰዓትም የምበላባቸው ጊዜዎች አሉና በዛ ሰዓት ያው በልቼ ወዲያውኑ ሆድ አልጋዬ የምሄደውና ለጤናዬም ጥሩ እንዳልሆነ ይሰማኛል። ብዙ ጊዜ ይሰማኛል ብዙ ጊዜ እና ችላ የምላቸውም አጋጣሚዎች አሉ በቃ ከበላ በኋላ ደስ የማይል ስሜት እየተሰማኝ የጎረበጠኝ ምናምን ግን በቃ ያንን ስሜት ሸፋፍኜ የማልፍባቸው ጊዜዎች በጣም ብዙ ናቸው። እና እንደውም ጥሩ ጥያቄ ጠየከኝ ከዚህ በኋላ በደንብ ነቅቼ ማስተካከልም ስላለብኝ ማለት ነው። ማታ ማታ በማይመከሩ ሰአቶች ነው የምመገበው እንዲሁም ቶሎ እተኛበታለሁ እና እሱ መጥፎ እንደሆነ በደንብ ይገባኛል ማለት ነው። ስለዚህ ማታ ማታ በምን ሰዓት ትመገባለህ ነው የሚለው? ማታ አንድ ሰዓት እስከ ሁለት ሰዓት ባሉት ውስጥ እመገባለሁ። አሁን አሁን ግን እግዚአብሔር ይመስገን ለአባቴ ሳቀርብ እየበላሁ ስለሆነ አስራ ሁለት ሰዓትም አስራ አንድ ሰዓት ተኩልም አካባቢ እየተመገብኩኝ ነው ማለት ነው። አመሰግናለሁ

ሩዝ ትወዳለህ ወይ ነው የሚለው? አዎ ሩዝ ደስ ይለኛል በጣም ተመጋቢ አይደለሁም እውነት ለመናገር ግን ከተሰራ ቤት ውስጥ ካለ ምናምን ግን እመገባለሁ ደስ ብሎኝ ነው የምመገበው። አሁን ለምሳሌ በጣም የምወደው እንጀራ ነው። እንጀራ በተቻለ መጠን በየጊዜው ማገኝ ደስ ይለኛል። ግን እንጀራ በማይኖርበት ሰዓት አካባቢ መኮረኒ ፓስታ ሩዝ አትክልቶች ምናምን እንመገባለን እንደ ቤተሰብ እና በዛ አጋጣሚ ሩዝ ሰርተን የምንመገባቸው አጋጣሚዎች አሉ። በዛ ሰዓት በቃ ደስ ብሎኝ ወድጀው ጣፍጦኝ ነው ምበላውና ሩዝ ቆንጆ ምግብ ነው ለጤናም ተስማሚ ምግብ ነው። ስለዚህ ይመቸኛል ማለት ነው ደስ ብሎኝ ኢንጆይ ያደረኩት ከቤተሰቤ ጋር ምመገበው የምግብ አይነት ነው ማለት ነው። እና ደግሞ ብዙ የሩዝ በሩዝ የሚሰሩ የምግብ አይነቶችን መማር ማየት እና መስራትም እመኛለሁ ማለት ነው። በጣም አዎ አብዛኛው ሀገራት እኛ እንጀራ እንደምንበላው ሩዝ ቋሚ ምግባቸው የሆኑ ሀገራቶች አሉና። ከዛ ከዛ አንፃርም በቃ ብዙ አይነት የምግብ አይነቶችን እንደው ተለማምጬ ብመገብም ጣሙንም ብሞክረው ደስ ይለኛል። ሩዝ አዎ እወዳለሁ በየእለቱ ባልመገበውም ግን በተመገብኩበት አጋጣሚ ደስ ብሎኝ የምመገበው የምግብ አይነት ነው ለማለት እወዳለሁ። አመሰግናለሁ

ወይኔ ፊልም ፊልም እንደው በፊት ብትጠይቀኝማ በቃ በጣም ነበር የምነግርህ በጣም ነበረ ፊልም የማየው አረ በስመአብ ከአማርኛ ፊልሞች ባሻገር የውጭ ፊልሞችን የሆሊውድ ፊልሞች ይሁን እንዲሁም ደግሞ የህንድ ፊልሞችን አይ ነበረ በፊት በጣም ማለት ነው የምትወደው ፊልም ምንድነው ነው የሚለው አሁን ላይም አልፎ አልፎ የማየው ሮማንቲክ ኮሜዲ ፊልሞች ደስ ይሉኛል። አማርኛ ያው ኮሜዲ ፊልሞች ናቸው በብዛት የሚሰሩት በኢትዮጵያ ውስጥ እንደው አልፎ አልፎ እነሱንም እወዳለሁ። በፊት በፊት ግን ከጠየከኝ በቃ በጣም የህንድ ፊልሞችን ልጅ ሆኜ በጣም አይ ነበረ ከዛም ካለፈ በኋላ ደግሞ ተከታታይ ፊልሞች አሉ እነሱንም በደንብ አይ ነበረ ውይ በጣም በቃ ፊልም አክተሮችን በጣም ነው የማውቀው። ፊልም በቃ በጣም በጣም በጣም የምወደውና ትልቁ መዝናኛዬ ከመዝናኛም ባለፈ ሁለት ሶስት አራት አምስት ፊልሞችን በቀን አይ የነበረበት ጊዜ ነበረ። በቃ ልጅነቴን በጣም በጣም በጣም እንድወደው ከሚያደርጉኝ ነገሮች አንዱ ፊልም ነው ማለት ነው። ከዛ ባለፈ የ ካርቶን ፊልም የሚባሉ አሉ ደግሞ አይደለ እና አይሲ ኤጅ የመሳሰሉ እና ማዳጋስካር የመሳሰሉ ፊልሞች በጣም ብዙ ፊልሞችን አይቻለሁ። እነሙን በቃ በጣም የሚገራርሙ ፊልሞችን የማረሳቸው ፊልሞችን አይቻለሁ። አክሽን ፊልሞችንም አይ ነበረ በቃ በጣም ብዙ ፊልሞችን ነበረ ድሮ የማየው። አሁን ላይ ግን ብዙም ጊዜም ስለሌለኝ ብዙም አይደለሁኝም ግን አሁን ላይ ጊዜውን ካገኘው ሮማንቲክ ኮሜዲ ፊልሞችን አያለው እና አንዳንድ አማርኛ ጥሩ እየተሰሩ ያሉ ፊልሞችን በጣም መርጬ አያለው ማለት ነው። አመሰግናለሁ

ሰዓት የምነሳው ያው አንድ ሰሞን በጣም በጠዋት መነሳት ጀምሬ ነበረ፤ ጥሩ በሆንኩበት ሰዓት ማለት ነው። አስራ አንድ ሰዓትም፤ ሌሊትም ዘጠኝ ሰዓት እነሳ ነበረ አሁን ላይ ደግሞ እንደዚህ አይነት ስራዎችን መስራት ስጀምርና ያው ስለሚደክመኝ፤ ትንሽ መሸት አድርጌም ስለምተኛ፤ አርፈድ አድርጌ ነው የምነሳው። እስከ ሁለት ሰዓትም፤ አንድ ሰዓትም፤ ሁለት ተኩል ድረስ የምቆይበት ጊዜ አለ። ግን የትኛው ጊዜ ደስ ብሎሽ ቀንሽ ጥሩ ይሆናል? ብለህ የምትጠይቀኝ ከሆነ ጠዋት የነቃው ጊዜ በቃ ምንም ጥያቄ የለውም። በጊዜ ተኝቼ ጠዋት ስነቃ እኔ የሚገርም ነው የሚሆነው በቃ የተሳካ ቀን ነው የሚኖረኝ። እና እሱን ጊዜ መመለስ በጣም እፈልጋለሁ። በጣም በአስቸኳይ ጊዜ ውስጥ ነገሮቹን አስተካክዬ በዚህ ሳምንት ውስጥ፤ በምችለው መጠን በጠዋት መነሳት እንደ ድሮዬ መጀመር እፈልጋለሁ ማለት ነው። ያንን ጤንነቴን ለመመለስ፤ ያንን መነቃቃቴን ለመመለስ ማለት ነው አመሰግናለሁ።

የስራ ምኞቶቼ በቃ ብዙ ናቸው መጀመሪያ በቃ ጥሩ ስራ ሰርቼ የተስተካከለ ስራ ሰርቼ ቤተሰቦቼን ቤታቸው ቤታችን ታድሶ ጥሩ ህይወት ሰርቼ ተሳክቶልኝ ጥሩ ህይወት ለእነሱ ሰጥቼ ባይ ይሄ የመጀመሪያ ምኞቴ ነው። ከዛ ሲቀጥል ደግሞ እኔም ሌሎች ሰዎችንም የሚጠቅም ትልልቅ ስራዎችን ሊያሰራኝ የሚችል ስራ ብሰራ። ሞር ዳሞ ይሄ ከሰው አይምሮ ጋር የተገናኘ ሰዎችን ማገልገል ላይ ያተኮሩ ስራዎችን እነሱ አይነት ስራዎችን የመስራት አጋጣሚዎቹ ቢፈጠሩልኝ። እና ቢሳካልኝ ደስ ይለኛል ትልልቁ ምኞቶች የሚባሉት እነዚህ ናቸው። እና በስራ ትልቅ ደረጃ መድረስ እፈልጋለሁ። አሁን ላይ የራሴን ህልምና ምኞት አይደለም እየኖርኩኝ ያለሁት። መጀመሪያ እግዚአብሔር ረፍቶኝ የወላጆቼን ምኞቶችና ህልሞች በስራዬ አስተካክዬ ከዛ ወደ ራሴ ስራ ምኞቶች እሄዳለሁ ማለት ነው አመሰግናለሁ።

ፎቶዎች የድሮ ፎቶዎች እንዳለመታደል ሆኖ የተቀመጡ ፎቶዎች የሉኝም። በጣም ብዙዎቹ ፎቶዎቼ እንደው በስልክ የምንነሳቸው ፎቶዎች በጣም ጠፍተውብኛል ብዙ ማለት ነው። በስነ ስርዓቱ አስተካክዬም ስለማላስቀምጣቸው ማለት ነው። ያው ብዙ ጊዜ ፎቶ የመነሳት ብዙ ልምድ የለኝም። የሆነ ጊዜ ግን ፎቶ እንደው ተነስቼ ተነስቼ ጥሩ ጥሩ የሚባሉ ፎቶዎች ማስታወሻ ነበሩኝ። እነሱም ስልኬ ስጠፋ አብሮ ይጠፋሉ። የልጅነት ፎቶዎቼም እነሱም የሉም። ፎቶ በማስቀመጥ ደረጃ በጣም በጣም ደካማ ጎን ነው ያለኝ እና ጎበዝ አይደለሁም። ፎቶዎችን የት ታስቀምጣለህ? ለሚለው ጥያቄ ያው ብዙ ጊዜ ፎቶዎቼ የተጠበቁ ያልሆኑ ቦታዎች ነው የሚቀመጡት። ዝም ብሎ ጋለሪ ውስጥ ነው ያሉት እና ያው ስልኬ ሲጠፋም አብሮ የመጥፋት አጋጣሚዎች በጣም በብዛት አላቸው አላቸው። እና እንደው ማስተካከል ብችልና ፎቶዎቼን ለየት ያለ ቦታ አስቀምጬ፤ እንግዲህ ወደፊት እግዚአብሔር ከሰጠኝ ለልጆቼም፤ ለሌሎች ሰዎችም የማሳየው ነገር ቢኖረኝ ደስ ይለኛል፤ ይሄንን በጣም ማስተካከል ያለብኝ ልምድ ነው። እና እግዚአብሔር ረድቶኝ ደግሞ ይሄንን አስተካክላለሁ ብዬ አስባለሁ አመሰግናለሁ።

የምትወደው ሽታ ምንድነው? ነው የሚለው ያው ጥሩ የሽቶ ሽታዎችም ደስ ይሉኛል። አንዳንዴ በጣም የሚገራርም ቅጠሎች ላይ የማገኛቸው ሽታዎች አሉ አሁን ላይ ይሄንን ሽታ እወዳለሁ ባልልህም ግን በቃ እጣኖች አሉ ደግሞ ደስ የሚሉ የእውነት ተፈጥሮአዊ ሽታ ያላቸው እጣኖች አሉ ውይ አሁን አሁን አሁን መጣልኝ በጣም የምትወደው ሽታ ምንድነው ለሚለው ጥያቄ ቤተክርስቲያን ውስጥ የሚጨሰው እጣን የቤተክርስቲያን ሽታ በጣም ነው የሚጣፍጠው በጣም ከአፍንጫችን ባለፈ መንፈሳችን የሚያሸተው አይነት ሽታ ነው እና ቤተክርስቲያን ውስጥ ያለ እጣኑ ሲጨስ ያለው ሽታ ቤተክርስቲያኑ ስትገባ የሚሸተው ስታ በቃ መንፈስንም ያድሳል፣ ነፍስንም ያድሳል፣ ስጋንም ያለመልማል፣ እና ዋው አላሰብኩትም ነበር አይገርምም ግን አሁን ማለት ነው ያላሰብኩት ግን ሁሌም ይገርመኝ ነበር ይሄ ነገር እውነት በቃ አሁን ደስ አለኝ በቃ ትክክለኛውን መልስ ስለሰጠሁ ማለት ነው። የምወደው ሽታ የቤተክርስቲያን እና የቤተክርስቲያን ቄቶች የሚያሸቱት የህፃን ሽታ በቃ ደስ የሚል ሽታ ነው እሱ አመሰግናለሁ።

የአካል ብቃት እንቅስቃሴ ታደርጋለህ ወይ ነው የሚለው? አይ አሁን ላይ እያደረኩ እያደረኩኝ አይደለም ያለሁትን ግን የሆነ ሰዓት ላይ በቃ ጎበዝ ሆኜ ነበረ። ጠዋት ጠዋትም ስነሳ የአካል በቃ እንቅስቃሴ አደርጋለሁ። ከዛ ባለፈ ደግሞ ማታ ማታ አስራ ሁለት ሰዓት ላይ ብዙ ጊዜ ቤት ስለመውል እንቅስቃሴ በደንብ አደርግ ነበረ። አሁን ግን ጤናዬም እኔ እንጃ ብዙ ነገሮቼ ተበላሽተዋል ያአካል ብቃት እንቅስቃሴ እያደረኩም ስላልሆነ ማለት ነው። በደንብ ማስተካከል አለብኝ በደንብ ማስተዋል አለብኝ። ወደ በፊት ጥሩ ሄጄ ነበረ እንደዛ መመለስ አለብኝ። ማለት አሁን ላይ በደንብ ማስተካከል ካለብኝ እና መንፈሴንም አይምሮዬንም አካሌንም ማንቃት እስካለብኝ ድረስ የአካል ብቃት እንቅስቃሴ ደግሞ እሱ ዋናው ነገር ነው ብዬ አስባለሁ። ሶስቱን ነገር ለማዋሃድ እና ስኬታማም ሆኜ ጥሩም ህይወት ለመኖር የምፈልግ ከሆነ እሱኛው ይረዳኛል ብዬ አስባለሁ እና በጣም እዛ ላይ መበርታት እንዳለብኝ ነው የሚታወቀኝ የሚሰማኝ። ከዚህ በኋላ ጥሩ የሚያነቃ ጥያቄ ነው የተጠየኩትኝ። አሁን ላይ የአካል ብቃት እንቅስቃሴ እያደረኩኝ አይደለም ያለሁት ግን በደንብ በቅርብ ጊዜ ጀምሬ በደንብ ጤናዬን አይምሮዬን መንፈሴን አነቃለሁ ማለት ነው። አመሰግናለሁ

አዎ። አንዳንዴ አንዳንድ ነገሮችን ለመጠቀም ለማንሳት ስፈልግ የስልክ ካሜራዬን እጠቀማለሁ ግን ብዙ ጊዜ ራሴን ፎቶ ምናምን አላነሳበትም ግን አንዳንድ ነገሮች ማስታወሻዎች ካሉ እነሱን ለማንሳት ማስቀረት ያለብኝ ነገር ካለ ምናምን እንደው ሳይበዛ በጣም አልፎ አልፎ የስልክ ካሜራዬን እጠቀማለሁ ማለት ነው። ብዙም ግን ተጠቃሚ አይደለሁኝም እንደው በተቻለ መጠን ግን አስፈላጊ ነገር ሆኖ ከተገኘ የስልክ ካሜራዬን እጠቀማለሁ ማለት ነው። ይሄ ነው እንግዲህ እኔ ጋር ያለው ነገር አመሰግናለሁ።

አዎ ላፕቶፕ አለኝ እግዚአብሔር ይመስገን ስልክና ላፕቶፕ አለኝ። ያው ስራዎቼን የምሰራው በብዛት በላፕቶፔ ነው። ትሬሊንጎችን መወስደው ስልጠናዎችን መወስደው በመስመር ላይ ያሉ መሰልጠን ያለብኝን ነገሮች ሁሉ የምሰለጥነው በላፕቶፔ ነው ማለት ነው። አንዳንድ ጊዜም ፊልሞች አያለው አንዳንዴም ደግሞ መስራት ያለብኝ ስራዎች ካሉ በደንብ በሱ ተጠቅሜ እሰራለሁ ማለት ነው። ጽሁፎች ካሉ በዶክመንት ላይ መጻፍ ያለብኝ ነገር ካለ ምናምን በደንብ በሱ እሰራለሁ ማንበብም ካለብኝ በእሱ አነባለሁ ማለት ነው። አንዳንድ ፖድካስቶችን የዩቲዩብ ቪዲዮዎችን ምናምንም የሚጠቅሙኝን ነገሮች በዛ አደርጋለሁ ማለት ነው። አሁን ላይ ያው በላፕቶፕም እሰራቸው የተለዩ ስራዎች አሉኝ በስልኬም። ከነውናቸው ነገሮች አሉ አሁን ላይ በላክቶፔ ሶሻል ሚዲያን ላለመጠቀም ወስኛለሁ። በስልኬ ነው ሶሻል ሚዲያ የምጠቀመው ላፕቶፔን ሳነሳ ምን ለማድረግ እንደማነሳ አውቃለሁ። ላፕቶፔን ሳነሳ ልማር እንደፈለኩኝ የሆነ ታስክ ካለኝ ደግሞ ታስኮቼን ለመስራት ነው የምፈልገው የመሳሰሉት ማለት ነው። ስልኬም ደግሞ ሳነሳ ለምን እንዳነሳሁት አውቃለሁ ማለት ነው። ሶ እንደዛ እንደዛ ያደረኩ ነው እየሰራሁኝ ያለሁትኝ። አመሰግናለሁ ለጥያቄው ግን አዎ ላፕቶፕ አለኝ አመሰግናለሁ።

ብዙ ኢሜል አልክም። ብዙ ኢሜል አልክም ብዙ ግን ይላክልኛል ግን አስፈላጊ በሆነበት አጋጣሚ ኢሜል መላክ ካለብኝ መላክ ያለብኝ ቦታ በደንብ ተዘጋጅቼ ጽፌ እልካለሁ። ምን ያህል ኢሜል ትልኪያለሽ ለሚለው ጥያቄ ግን? እንደው መላክ ያለብኝን ኢሜል እልካለሁ በቀን እንደዚህ እልካለሁ ምናምን ያን ያህል በቀን በሳምንት ምናምን የምመልከባቸው አጋጣሚዎች የበዙ ናቸው። ግን መላክ እስካለብኝ ድረስ የሆነ ቦታ ስልክ እልካለሁ። ምን ያህል ኢሜል እንደላኩኝ ግን አላስታውስም በቁጥር አላውቀውም። በቀን እንደዚህ አይነት ሚል እልካለው በሳምንት ምናምን አይደለም ምክንያቱም የማልክባቸው አጋጣሚዎች በጣም የበዙ ናቸው። አንዳንዴ ዳም በተከታታይም ዳም አጋጣሚው መጥቶ የምልክባቸውም አጋጣሚዎች አሉ። እና ይሄንን ይመስላል እኔ ኢሜል ኢሜል ግን በየቀኑ በጣም በብዛት በብዛት ነው የሚላክልኝ ብዙም ሰብስክራይብ ያደረኳቸው ዌብሳይቶች ስላሉ ማለት ነው። አመሰግናለሁ

አይ አላደርግም ድንጋይ አንዳንድ ሰው በቃ በጣም በሚገርም ሁኔታ ድንጋይን ሰብስቦ የተለየ ድንጋዮችን ሰብስቦ የሆነ የተለየ ቦታ አስቀምጧቸው ምናምን ምናምን የማይባቸው አጋጣሚዎች አሉ። እውነት ለመናገር እኔ ግን ያን ያህል የተለየም ድንጋይ ያው ባህር አካባቢም ስለማንኖር የተለየም የሚባል የድንጋይ አይነት ሰብስቤም አይቼም አላውቅም። ግን አንዴ ምን ሆነ መሰለህ ስለ ድንጋይ ስትናገር ትዝ የለኝ። አንድ የግራቲቲዩድ ቻናል ቻሌንጅ ላይ ነበርኩኝ እና ከዛ ጋር የተገናኘ አንድ ታሪክ ሰማሁ ምንድነው የሆነው ታሪኩ? አንድ ልጅ ለመዳን ግራቲቲዩድ ድንጋይ የሚለው ነበር ስቶን ነበረው እና። አንድ ሰውዬ ማለት ነው እሱ ቤቱ ሲገባ የሆነ ሰውዬ ሁል ጊዜ ቁልፉን ከፍቶ ሲገባ ምናምን ያየዋል። ከዛ ጓደኛው ከደቡብ አፍሪካ ይመጣና ያ ድንጋይ ሲወድቅ ያየዋል እና ይሄ ምንድነው ሲለው ይሄ የምስጋና ድንጋይ ነው ይለዋል ያ ሰውዬ ማለት ነው። ከዛ ከእለታት አንድ ቀን ልጁ ደቡብ አፍሪካ ተመልሶ የጓደኛው ልጅ ይታመማል። ከዛ ይታመምና በቃ በጠነ ይታመምና የሃ ሰውዬ ሲጨንቀው ለዚህ ለጓደኛውም ብሎ ይልክለታል ያን የምስጋና ድንጋይ ላክልኝ ብሎ ይጠይቀዋል ማለት ነው። ከዛ እሱም በቃ ቆንጆ ቆንጆ የሚባሉ የምስጋና ድንጋዮችን ሰብስቦ ወደ ደቡብ አፍሪካ ይልክለታል ማለት ነው። ይሄ ሰውዬ ከዛ ያ ሰውዬ በቃ ልጁ አጋጣሚ በዛ ድንጋይ ምክንያት ይድናል። ከዛ በቃ እነዚያን ድንጋዮች ደግሞ በቃ ቆንጆ ቆንጆ የሚባሉ ድንጋዮችን ከባህር እየሰበሰቡ እየሸጡ እንደ ቻሪቲም የተጠቀሙበትን ታሪክ ሰማሁኝ። እና ከዛ ጋር በተያያዘ በቃ አንደኛው ነገር ምንድነው የሚለው ምስጋናችንን እንዲያስታውሰን አንድ ቆንጆ ድንጋይ መርጣችሁ አስቀምጡ የሚል ትእዛዝ ነበረው። እዛ መጽሐፍ ላይ እና ከዛ በቃ አሁን ቆንጆ ድንጋይ እኔ ከየት ነው የማገኘው ምናምን ብዬ። ብድግ አልኩኝ ማለት ነው ልፈልግ ስፈልግ በቃ የሆነ ጥቁር ከዚህ በፊት አይቼው የማላውቀው አይነት ድንጋይ የሚያምር ድንጋይ አገኘሁኝ። እና እሱ ድንጋይ አሁን ሁለት ሶስት አመት ሆኖታል። አንድ ድንጋይ ማለት ነው እሱ ድንጋይ አሁን እስካሁን ድረስ ከእኔ ጋር ሌሎች ድንጋዮችን ግን ሰብስቤ አላስቀምጥም ማለት ነው። አሁን ትዝ ስላለኝ ነው ይሄንን እያወራሁልህ አንድ ድንጋይ ነተቀመጠች አለች። ሌሎች ድንጋዮች ግን የሉኝም የድንጋይ ስብስብም አላደርግም ማለት ነው። አመሰግናለሁ በጣም ስላዳመጥኸኝ

አዎ ምግብ ማብሰል እንዴ እንዴ በደንብ ነው የምችለው። እንደውም ቆንጆ ቆንጆ የሚባሉ ምግቦችን አበስላለሁ። በብዛት የማበስለው ያው ብዙ ጊዜ እናት አለች። እናቴ ሳትኖር ግን ያው እኔ ላይ የማብሰሉ ነገር ግዴታዎችም እኔ ጋር ስለሚመጡ በቃ ግዴታዎ አበስላለሁ። ከዛ ባለፈ ደግሞ እናቴ አሁን ለአርባ ቀን ምናምን ያንኖረችባቸው አጋጣሚዎች ነበሩ። በለቅሶ ምክንያት ከቤት ሄዳና የዛ ሰዓት በቃ በደንብ የራሴ ይሄ ስራ ስለሆነ። በቃ ቁንጆ ቆንጆ የሚባሉ ምግቦችን የሰራው ከአባቴ ጋር ስንመገብ ነበረ። አና በቃ በደንብ ካሰብኩበትና ከተዘጋጀሁበትና ጊዜ የሚኖረኝ ከሆነ በቃ ማብሰልን በቃ የተዝናናው ማድረግ የምፈልገው። ነገር ነው ማለት ነው። በቃ ደስ ብሎኝ መስራት የምፈልገው። ስራ በቃ ኢነርጂ የሚያስወጣ በቃ በጤና ደስ ብሎኝ። እሷ አይደለም ያኖረን ምግብ አይደለም ያኖረን ምግብ አይደለም ህይወት የሚሰጠን ህይወታችንን ሊቀጥል የሚያደርገን በቃ ይሄ ምግብ ያስፈልገናል አለ። ለሰው ልጅ ሶ እሱም ነገር በቃ በጥንቃቄና በፍቅር ሊሰራ ይገባል ብዬ አስባለሁ። እና እንደው እግዚአብሔር ከረዳኝ ከዚህ በኋላ በቃ ብተረጋጋ ጊዜም ሲኖረኝ በተረጋጋ ሁኔታ ምግቦችን ማበሰል በፍቅር ማበሰል ይመስለኛል። እና ለጥያቄው ግን አዎ ምግብ ማብሰል በደንብ እችላለሁ ነው መልሴ አመሰግናለሁ።

አዎ ቅጽል ስም አለኝ የእውነት ስሜ የኔ ስም ፍሮይኒ ነው። ደግሞ ቤት ውስጥ ክርስትና እናቴ ባወጣችልኝ ስም ነው ሁሉም የሚጠሩኝ ሰፈር ውስጥ ማለት ነው መነን ብለው ነው የሚጠሩኝ ውጭ የሚያውቁኝ ሰዎች ደግሞ ፍሮይኒ ስለሆነ ስሜ አሳጥረው ፍሬ ብለው ይጠሩኛል። ድሮ ድሮ ልጆች ሆነን አንድ ልጅ ነበረና የክርስትና እናቴ የእህቷ ልጅ ነውና መነን ለማለት ፈልጎ እሚሌ አለኝ። ከዛ ጊዜ በኋላ እነሱ ከዛ ቤት የተወሰነ ሰው እና እሱም ጭምር ሃያ ምናምን አመት ሆኖታል እሚሌ ነው የሚሉኝ እና ያው ሶስት አራት ስሞች ማለት ነው ያሉኝ ስለዚህ በቃ ይሄንን ይመስላል ቅጽል ስም አለህ ወይ ነው የሚለው አዎ ሁለት ሶስት ስሞች አሉኝ ይሄን ይመስላል አመሰግናለሁ በጣም።

ውይ ራሴ በእጄ ፈትቼ ምናምን ውይ አይ ፈጭቼ አላውቅም። እናቴ ግን በቆሎና የጠላ ማዘጋጃው ምን ነበር የሚባለው ብቅል ብቅል ስትፈጭ በፊት አውቃለሁ። የህል በህል መፍጫ እንደዚህ በጉልበቷ ተንበርክካ፤ ድንጋዩ ከላዩ ትልቅ ድንጋይ ከስር አለ እዛ ላይ ብቅሉን ታደርግና፤ ወደ ላይ ወደ ታች ወደ ላይ ወደ ታች እያደረገች፤ ትፈጫለች ማለት ነው። በብዛት የገጠሪቷ ኢትዮጵያ ውስጥ የሚጠቀሙበት የእለት የእህል አፈጫጭ ሂደት ነው። በእጃቸው እንደዛ ያደርጋሉ እኔ ግን እውነት ለመናገር አልችልም፤ እንደዛ አይነት ነገር አመሰግናለሁ በጣም።

ልዩ ችሎታህ ምንድነው ነው የሚለው? የኔ ግን ልዩ ችሎታ እውነት ለመናገር ምንድነው የኔ ልዩ ችሎታ? ችሎታዬ ብዬ የማስበው ያው ከቴክኖሎጂ ጋር ቶሎ የመግባባት ችሎታ አለኝ እንዲሁም አዳዲስ እውቀቶችን ቶሎ የመያዝ ችሎታ አለኝ። እንደዚህ አይነት ነገሮችን እችላለሁ ከዛ በተረፈ ደግሞ ሰዎችን የመረዳት አለኝ በጣም ባህሪ ከሆነ ደግሞ ትግስት ምንም ሁሉም ነገር አለኝ ብዬ አስባለሁ። እና ልዩ ችሎታዬ እንግዲህ ከቴክኖሎጂ ጋር በተገናኘነው ሌላ ደግሞ ልዩ ችሎታዬ የማስተማር በጣም ልዩ ችሎታ አለኝ ማስተማር በደንብ እችላለሁ። አሁን ላይ ደግሞ በደንብ ከኒውሮ ሳይንስ ጋር የተገናኙ እውቀቶችን ለሰዎች ሳጋራ በጣም ሰዎች በጣም ነው የሚወዱት በጣም እና እሱን ነገር በደንብ ማዳበር እፈልጋለሁ። እንደውም ዩቲዩብ አውቶሜሽን ላይ በደንብ ተምሬ እሱንም ነገር የመስራት እቅዴ ውስጥ ሁላ አስገብቼዋለሁ ወደ ስራ ለማስገባት ማለት ነው። ለካ የኔ ልዩ ችሎታዬ አዳዲስ ነገሮችን ቶሎ የማወቅና ሰዎችን የመረዳት ከዛም በተባለፈ ደግሞ የማስተማር ልዩ ችሎታ አለኝ ማለት ነው። አመሰግናለሁ

ለስራ ትጓዛለህ ወይ ነው የሚለው? አዎ። አንዳንድ ስራዎች ሲኖሩ ከአንድ ቦታ ወደ አንድ ቦታ እዚሁ አዲስ አበባ ውስጥም ቢሆን ከሆነ ቦታ ወደ ሆነ ቦታ ለአሁን ምሳሌሌ ከቤቴ ወደ ቀጠሮ ቦታ ምናምን መሄድ ይኖርብኛል። ስለዚህ አልፎ አልፎ ያላሉ ስራዎቼ በደንብ እጓዛለሁ ማለት ነው። እንደዛ ነው ያለው ግን ያው አብዛኛውን ስራዬን የምሰራው በቤት ውስጥ ሆኜ ነው። ቋሚ የሚባልም ስራ ስለሌለኝ ያን ያህል መንቀሳቀስ የሚያስፈልገው ስራ አይደለም ያለኝ ግን ቅርብ ጊዜ አንዴ የጀመርኩት ስራ ነበረ። ከኢቨንት ኦርጋናይዝ የማድረግ ማለት ነው። ለሱ ስራ በጣም የሚያደክም ጊዜ አሳልፌያለሁ ስፖንሰሮች ፍለጋ ቬንደሮችን መመዝገብ። ወደ ሆስፒታሎች መሄድ ምናምን በቃ ለቀጠሮም ለስብሰባም ለመገናኘት የምናደርጋቸውን ሂደቶች ነበሩና እሱ ስራ በደንብ በደንብ ዋጋ አስከፍሎኛል ብዬ አስባለሁ። ለስራ ትጓዛለህ ወይ ነው የሚለው? አዎ በመጠኑ ቢሆን እጓዛለሁ። አመሰግናለሁ

አዎ በተለያየ አጋጣሚ አብሪያቸው ከምሰራ ሰዎች ጋር ከደንበኞቼ ጋር በስልክም በአካልም የመገናኘት አጋጣሚውን አግኝቼ አውቃለሁ ማለት ነው። ከደንበኞች ጋር ትገናኛለህ ወይ ነው የሚለው? አዎ። ሳይበዛም ቢሆን እንደው በጥቂቱ ስራም ያን ያህል ጠንከር ያለ ስራ አይደለም እየሰራሁ ያለሁትኝ ቋሚም ስራ የለኝም። ግን ከስራዬ ጋር በተገናኘ የማገኛቸው ደንበኞች አሉ በደንባ አወ ከእነሱ ጋር ተገናኝቼ ስለ ስራም አውርቻለሁ። ማስተካከልም ስላለብን ነገር ተነጋግረናል እንዴት አድርገንም አዲስ ነገር አብረን መስራትም እንችላለን የሚለውን ነገር አውርቼ አውቃለሁ ማለት ነው። እንዲሁም የምንሰራውን ስራ እንዴት አድርገን ወደ ቀጣይ ደረጃ እናድርገው የሚል ውይይትም ይኖረኛል ማለት ነው። በግልም ስለራሳቸውም ጉዳይ የሚያካፍሉኝ ሰዎች አሉ ስለ ስራቸውም ያለውንም ነገር በታማኝነት እነሱንም በማይገዳ በማይጎዳ መልኩ እኔ ያለውን ነገር አካፍላቸዋለሁ ማለት ነው። ለጥያቄው መልስ እንዲሆን ከደንበኞችህ ጋር ትገናኛለህ ወይ ነው የሚለው? አዎ በሚገባ እገናኛለሁ ነው መልሴ አመሰግናለሁ።

ጭንቀት ሲሰማኝ ብዙ ጊዜ መረጋጋት ነው እማጣው በቃ አይምሮዬ ዝም ማለት ይፈልጋል አእምሮዬ ምንም ነገር ለማስተናደድ ፍቃደኛ አይደለም። እና ብዙ ከብዙ ብዙ ጊዜ ከቤተሰቦቼ ጋር ነው የምኖረው ከእናትና ከአባቴ ጋር። ጭንቀት ሲሰማኝ አይምሮዬ ዝም ማለት ስለሚፈልግ እነሱ ራሱ እንዲያዋሩኝ አልፈልግም። ስለዚህ በቃ ዝምታን ነው የምመርጠው ከራሴ ጋር መሆንን ነው የምመርጠው። ከዛ ባለፈ ደግሞ በቃ ለፈጣሪዬ ነው ጭንቀቴን አሳልፌ የምሰጠው ከፈጣሪዬ ጋር አወራለሁ። ከዛ ደግሞ ነገሮችን ጭንቀት ከሚሰጡኝ ነገሮች ለመራቅ እሞክራለሁ። ሰዎችም ሊሆኑ ይችላሉ ወይንም አንዳንድ ስራዎች ሊሆኑ ይችላሉ ጭንቀት ውስጥ የሚከቱኝ ከእነሱ እንደው በተቻለኝ መጠን በዛ ሰዓት ከእነሱ ለመራቅ ነው የምሞክረው። እንደዚህ እንደዚህ አይነት ነገሮችን በቃ ዝም ማለት ግን ይፈልጋል ውስጤ አይገርምም። በቃ ምንም አይነት ነገሮችን መስማት አይፈልግም። ራሴን ነጠል አድርጌ ማቆየትን እፈልጋለሁ ከራሴ ጋር ብቻ መሆንን ማለት ነው። ስለዚህ ጭንቀት ሲሰማኝ እነዚህ እነዚህን ነገሮች ነው የማደርገው። አመሰግናለሁ

እጅ መጨባበት ትወዳለህ ወይ? ነው የሚለው አይ ብዙም አይደለሁኝም፤ እንደውም እጅ ከመጨባበጥ ባለፈ ሀግ ትክክለኛውን ሰው ካገኘው፤ መልካም ሰዎች ካገኘው፤ እንደውም መተቃቀፍ ደስ ይለኛል እጅ ከመጨባበጥ የበለጠ ማለት ነው። ኢነርጂም ሼር እንደራረጋለን። በጣም የምወዳቸው ሰዎች እና መልካም ሰዎች ከሆኑ፤ ኢነርጂያቸውም ጥሩ፤ መንፈሳቸውም ጥሩ፤ የሆኑ ሰዎች ከሆኑ ከእነሱ ጋር፤ እንደው እንደው እቅፍቅፍ ብል ደስ ይለኛል ማለት ነው እጅ ከመጨባበጥ ባለፈ። አልፎ አልፎ ያው አዳዲስ ሰዎችን ስንተዋወቅ፤ ለመጀመሪያ ጊዜ ለብዙ ጊዜ ይሄንን የማደርገው፤ ለመጀመሪያ ጊዜ ከምትተዋወቃቸው ሰዎች ጋር፤ ያው መጀመሪያ ስንተዋወቅ በእጃችን ሰላም ተባብለን ነው። ከዛ በኋላ ነገሮችን የምናደርገው፤ እና ግን ይሄንን እጅ መጨባበጥን እወዳለሁም አልወደውምም ልልህ አልችልም። እኔ ደስ የሚለኝ በጣም ሰዎችን ከወደድኩኝ እና ካከበርኩና መንፈሳቸው ደስ የሚለኝ ከሆነ ብትቃቀፍ ደስ ይለኛል፤ ልክ እቅፍ ሳደርጋቸው ደስ የሚል ስሜት አለው ማለት ነው። መንፈሱም ደስ ይላል አመሰግናለሁ።

በደንብ በደንብ በጣም ተስፋ የቆረጡ ሰዎችን ሳይቀር በደንብ ነው የማበረታታውና ወደ ራሳቸው እንዲመለሱ ማደርጋቸው እንደውም ራሴን አበረታትቼ ከማድን የበለጠ ሌሎች ሰዎችን እንደው የምችለውን ያጠራቀምኳትን አማርኛ ሰብስቤ ጥሩ በሚባል መንፈስ በደንብ ስራቸውን በደንብ እንዲገፉ ስራቸው ላይ እንዲበረቱ ተስፋ ከቆረጡም ደግሞ ከዛ ተስፋ መቁረጥ እንዲወጡ ማድረግ እችላለሁ። ከዛ ባለፈ በጣም ሰዎች ለመበረታታት እንድታዳምጣቸው በደንብ ይፈልጋሉ፣ ጊዜ ሰጥተህ የሚሰማቸውን ስሜት ካዳመጥካቸው ራሱ እሱ ትልቁ ብርጣት ነው እና እሱን አደርጋለሁ። ብዙ ጊዜ እኔ ሰዎችን በደንብ አዳምጣለሁ። ከዛ በኋላ በጣም ካወቅኳቸው በኋላ ነው አስተያየትም ለመስጠት የምደፍረው ከዛ በኋላ እንዲህ ብታደርጉ እንዲህ ቢሆን እኮ የሚሉ ሀሳቦችን ማንሳት እጀምራለሁ ማለት ነው። ለጥያቄው ግን መልስ እንዲሆን ሌሎችን ማበረታታት እችላለሁ ወይ ነው የሚለው አዎ ሌሎችን ማበረታታት በደንብ ነው የምችለው ቆንጆ ጥያቄ ነው አመሰግናለሁ።

የስራው አካል ከሆነ ይቅርታ እጠይቅና አነሳለሁ ከዛ ውጪ ግን ከሆነ ባላነሳ ነው የምመርጠው። ምናልባት ከቤት ምናምን ከተደወለልኝ እንደው ከዛ ከስብሰባ ላይ ከሆንኩኝ ወይ ስራው ትንሽ ጊዜ ካገኘሁኝ ደውዬ እናቴንም አባቴንም እጠይቃለሁ። ከዛ ውጪ ደግሞ ክርስትና እናት አለችኝ እሷ ምናልባት እሷም ከሆነች ሊያስጨንቀኝ ሊረብሸኝ ስለሚችል እነሱም ደግሞ ደጋግመውም አንዴ ብቻ ደውሎ አይደለም የሚያቆሙት በቃ ደጋግመው ስለሚደውሉብኝ እንዳልረበች ስል ቶሎ አንስቼው ሀሳብ ሰጥቼ ወይ በኋላ አናግራችኋለሁ ማለት ነው ሶ በስራ ሰዓት ጥሪ ታደርጋለህ ወይ ለሚለው ጥያቄ እንደ ስራው ሁኔታ በሚል ይያዝልኝ አመሰግናለሁ

አዎ እንደየሁኔታው የስራ ጊዜ ገደቤን አስተካክላለው። ማለት በቃ ፕሮግራም መቀየር ካለብኝ እቀይራለው የሆነ አስቸኳይ ጉዳይ ከመጣብኝ አና ቅድሚያ መስጠት ካለብኝ እሱን እሰራለው። በየሁኔታው አስተካክዬ ግን ስራዬም የማይበደልበትን ሁኔታ ከግምት ውስጥ ያስገባ ያደረገ ማለት ነው። እንደዛ ማደርግባቸው አጋጣሚዎች አሉ ግን አሳሳቢ የማይሆንና ቅድሚያ መስራት የምንችል ከሆነ ከሌሎች ስራዎች ቀድሜ መስራት ያለብኝን ስራ ሰርቼ ጨርሼ ከዛ ወደ ሌሎች ስራዎች ብሄድ እመርጣለው። ግን ደግሞ እንደየሁኔታው ቅድሚያ መስራት ያለበት ስራ ከመጣ ወይ መውጣት ካለብኝ ወይ ቅድሚያ የምሰጠው ነገር ካለብኝ ወይ ካመመኝ ምናምን ግን ማስተካከል እስካለብኝ ድረስ ሄጄ አስተካክላለው ስራውን በማይጎዳ ሁኔታ ማለት ነው። ስለዚህ የተጠየኩት ጥያቄ የስራ ጊዜ ገደብ አስተካክላለሁ ወይ ነው? የሚለው አዎ በሚገባ ስራውን ባማከለ ሁኔታ አስተካክላለው ነው መልሴ አመሰግናለው።

አዎ በእንጨት እሳት አበስላለሁ ማብሰል ታውቃለህ ወይ? ነው በእንጨት እሳት ማብሰል ታውቃለህ ወይ ነው የሚለው በእንጨት እሳት ሳይሆን ብዙ ጊዜ የማበስለው በከሰል በከሰል ከሆነ አበስላለሁ እውነት ለመናገር ማለት ነው። ከሰሉን ያው የማያይዘው በእንጨት ስንጥሮች ነው የማያይዘው በደንብ አድርጌ ድቅቅ ባለ ቀጠን ቀጠን አድርጌ እንጨቶቹን እሰባብራለሁ። አቅጥናቸዋለሁ በቢላ ከዛ በኋላ ከሰሉ ላይ አድርጌ ከሰሉ ላይ ላስቲክም ካርቶንም አደርግበትና ትንሽ ትንሽ በዛ አድርጌ አያይዤ እሳቱ ከሰሉ ከተያዘልኝ በኋላ በቃ የምፈልገውን የምግብ አይነት እሰራበታለሁ ማለት ነው። ወጥ መስራት ሊሆን ይችላል ውሃ ማሞቅ ሊሆን ይችላል ቡና ማፍላት ሊሆን ይችላል። እነዛ ነገሮችን አደርጋለሁ ግን በእንጨት ታበስላለህ ወይ ለሚለው ጥያቄ አይ አብስዬ አላውቅም። ምናልባት እናቴ ካለች ወይ እህቴ አብራኝ በነበረችባቸው ወቅቶች ላይ አድርጌ አውቃለሁ እንጂ ብቻዬን ግን ሆኜ ለብቻዬ እንጨታ አያይዤ በእንጨት ብቻ ያበሰልኩባቸው አጋጣሚዎች የሉም። እውነት ለመናገር አመሰግናለሁ

የሽያጭ ሰራተኛ ስላልሆንኩኝ የሽያጭ ግቦች የሉኝም። እውነት ለመናገር ግን አንዴ የሰራሁት ስራ ላይ የአንድ ኢቨንት ልናዘጋጅ በነበረ ሰዓት ላይ የእኔ የእሱ ሀላፊነት ተሰጥቶኝ ነበር። እና በደንብ በቃ ቁጭ ብዬ የሴልስ ስትራቴጂዎችን የሽያጭ ግቦችን ስትራቴጂዎችን ሁላ ነድፌ በየሳምንቱ በየቀኑ የምሰራቸውን ስራዎች ዝርዝር አውጥቼ አውቃለሁ። ግን በየእለቱ እንደዚህ ስራ ስራዬ የሽያጭ ግብ ስለሌለው እንደሱ በደንብ አዘጋጅቼ ምናምን አላውቅም። ግን በአንድ የስራ አጋጣሚ ግን ስትራቴጂም ግብም ኖሮኝ ግን ያውቃል። አመሰግናለሁ በጣም።

ጥሩ ነው እኔ ጋር የስራ ቦታ ደህንነቴ ጥሩ ነው እግዚአብሔር ይመስገን በብዛት ቤቴ ውስጥ ነው የምሰራው ስለዚህ ቤቴ ደግሞ በደንብ ጸጥታዋም ሁሉ ነገሯም የተመቸች ነች አንዳንዴ በአንዳንድ ምክንያቶች የተነሳ የምረበሽበት አጋጣሚ፣ የምጨነቅበት አጋጣሚ፣ ምናምን ህይወት የምታስጨንቀኝ አጋጣሚ እውነት ለመናገር ትኖራለች። ግን ለደህንነት የሚያሰጋ ስላልሆነ ያን ያህል የሚያስጨንቀኝ ጉዳይ አይሆንም ማለት ነው። ከዛ ባለፈ ግን ሌሎች ቦታዎችም ተዟዙሬ መስራትም እችላለሁ፣ የሰራሁባቸው ቦታዎችም ያን ያህል የደህንነት ስጋት ተሰምቶኝ አያውቅም። ምናልባት ከነጻነት ጋር ካያያዝክልኝ አንዳንዴ ነጻነቴን የማጣባቸው መንገዶች ሊኖሩ ይችላሉ እንጂ የስራ ደህንነቴ ፈርሶ ምናምን አያውቅም፣ ስለዚህ የስራ ቦታ ደህንነቴ እንዴት ነው ነው የሚለው እግዚአብሔርን መስገን ጥሩ ነው ነው መልሴ።

የመጠጥ ውሃን ከየት ታገኛለህ ነው የሚለው ያው ብዙ ጊዜ ለምግብ ለመታጠቢያና ለተለያዩ ነገሮች የምንጠቀምባቸውን ውሃዎች የምናገኘው ከቧምቧ እውነት ለመናገር እናትና አባቴም የሚጠጡትን ውሃ የሚያገኙት ከቧንቧ ነው እኔ ግን የቧንቧ ውሃ ምንም አይስማማኝምና ያው ግዴታ ከውጭ ከሱቅ የታሸገው ውሃ መግዛት አለብኝ። ስለዚህ የታሸገ ውሃ ለእኔ የምጠጣው ውሃ የማገኘው ከሱቅ ነው ማለት ነው። ስለዚህ ግዴታ የታሸገው ውሃ መግዛት ስላለብኝ ማለት ነው። ቤተሰቦቼ ግን እናቴም አባቴም የመጠጥ ውሃቸውን የሚያገኙት ከቧምቧ እንደ ቤተሰብ ለመስሪያ የምግብ መስሪያ ውሃችንን ሁሉ ነገራችንን የምናገኘው ከቤት ነው። ግን ደግሞ የታሸገው ውሃ ስለምጠቀም እኔ ለመጠጥ ውሃ የማገኘው ከሱቅ ነው ማለት ነው አመሰግናለሁ።

ምን አይነት ዳቦ ትወዳለህ ነው የሚለው? የምወደው የዳቦ አይነት ያው ቆንጆ የሚባል ቤት የተጋገረ ፉርኖና በስንዴ የተጋገረ ዳቦ ደስ ይለኛል የእናቴን ዳቦ በጣም ነው የምወደው። ከዛ ባለፈ ግን የሚሸጡ ዳቦዎች አሉ ግን በቃ የፋፉ ዳቦዎች ቆንጆ ተብሎ ቦታ ዳቦ በጣም እመርጣለሁ እኔ ስገዛም ስጠቀምም እና እንደሱ አይነት ዳቦዎችን እመርጣለሁ። ከዛ ባለፈ ግን በቃ እናቴ የምትጋግራቸው ዳቦዎች በቃ ምርጥ ናቸው እና ቤት ውስጥ ትንንሽም ተደርገው የሚጋገሩ ሽልጦ የሚባሉ የምትጋግራቸው የዳቦ አይነቶች አሉና እነሱንም እጠቀማለሁ። ከዛ ባለፈ ድፉም ለበዓላት ወቅት የምትጋግራቸው ዳቦዎች አሉ ደስ ይሉኛል። ከሱ ግን የምገዛው ዳቦ በቃ በጣም መርጬ ነው። በጣም ቆንጆ መሆን አለበት ጥሩ መሆን አለበት ከተቻለ ደግሞ ጣፋጭም ቢሆን እመርጣለሁ። እና እንደዛ ነው የዳቦ ምርጫዬ አመሰናለሁ

አዎ የስራ እድገት እፈልጋለሁ በደንብ ነው የምፈልገው። ምክንያቱም ቅድም እንደገለጽኩት ያው ብዙ ሀላፊነቶች አሉብኝ በቤት ውስጥ እና እነሱን አነሱ እነሱን ሀላፊነቶች ደግሞ ለመወጣት ግዴታ በስራ በገንዘብ በኢኮኖሚ ማደግ አለብኝ ስለዚህ የስራ እድገትን ሁሌም እፈልጋለው። የተሻለ ስራ ሰርቼ ገንዘብ ማግኘትን ስለምፈልግ የተሻለ ስራ እፈልጋለሁ አራሴን አሳድጌ ስራዬን አሳድጌ ቤተሰቦቼንም ለማሳደግ ስለምፈልግ ሁሌም ሁል ጊዜም የስራ እድገትን እፈልጋለሁ ማለት ነው። የስራ እድገትን ግን ያው ዝም ብሎ እንደማይመጣ አቃለው ሁል ጊዜ ራሴን በትምህርት ብቻ አበለጽጋለው ከዛም ባለፈ በስኪሎች አበለጽጋለው ራሴም ደግሞ ምን አይነት ስራዎችን ሰርቼ በግሌስ ገንዘብ እንዴት አሪጌ ማግኘት እችላለው? የሚለውም ነገር የሁል ጊዜ ሀሳቤ ነውና በትክክል የስራ እድገትን እየፈለክ ነው ለሚለው ጥያቄ አዎ እየፈለኩ ነው። ግን ቁጭ ብዬ አይደለም እየፈለኩ ያለሁት አራሴ ላይ እየሰራሁና ራሴን እያሻሻልኩኝ በዛ መጠን ደግሞ የስራ እድገትን ለማግኘት እየጣርኩ ነው መልሴ አመሰግናለው።

ምን ያህል ጊዜ ስብሰባ ታደርጋላችሁ? ነው የሚለው ብዙ ጊዜ በሳምንት ሶስቴም አራቴም እናደርጋለን አንድ ስራ ጀምሬ ነበር ምናልባት አንድ ሳምንት ሆኖታል ትንሽ ከተራዘመ ስራው ግን እዛ ስራ ላይ በየጊዜው ያለውን ነገር ስለምንጠያየቅ በስልክ ምንም እንለዋወጣለን እንደ ግሩፕ ደግሞ ስብሰባ እናደርጋለን በየጊዜው ማለት ነው በየሁለት ቀኑ በየሶስት ቀኑ በየአራት ቀኑ በተደጋጋሚ ስብሰባ የምናደርግባቸው አጋጣሚዎች አሉ። አንዳንድ ስብሰባዎች ግን በቃ ምንም ነው እንትን የማይሉት የማያሳድጉት ማለት ነው ዝም ብሎ ትሰበሰባለህ ቅድም ያወራኸውን ስራ ላይ በስልክ የሚያወራኸውን ነገር ትደጋግማለህ ምናምን እሱ እሱ ነገር እውነት ለመናገር ስብሰባን እንድጠላና እንድሰለች ያደርገኛል ግን ከዛ ባለፈ ስራ ላይ ያላወራኸውን ነገር አስደኳይ ነገር ሲኖረው ምናምን እዛ ላይ ስብሰባ ላይ ብትነጋገርና አዳዲስ እቅዶችም ካሉ እዛ ስብሰባ ላይ ብንለዋወጥ እንደዛ ቢሆን ጥሩ ነው የአንዳንድ ሰው ስብሰባ ብቻ ያሰለቻል ይሄን ለመግለጽ ፈልጌ ነው አመሰግናለሁ።

ልጅ ሆኜ የምወደው ጨዋታ የነበረው እግር ኳስ ነበረ በጣም ነበር እግር ኳስ የምወደው፤ በጣም በጣም ማለት ነው። ከወንዶች ጋር ሁላ ተሰልፌ ይጫወት ነበረ። በጣም ብዙ ትውስታዎች አሉኝ። ትምህርት ቤት የነበሩኝ ትውስታዎች፤ ባለፈ ደግሞ በቃ ሰፈር ውስጥም በጓሮ በኩል የሚባል አለን፤ እና እዛም እየወጣው የምትጫወተው ጨዋታ ምናምን በህይወቴ አይረሳኝም። ሌላው ደግሞ ያው ጌም በጣም እወድ ነበረ። ከዛ ባለፈ ደግሞ ሌላ የሚያስደስተኝ ምንድነው በቃ ብቻ ኳስ በቃ ኳስን የሚተካ ምንም የለም ነበር፤ እና በሱመ አብ በጣም በደንብ ተጫውቻለሁ ብዬ አስባለሁ፤ ኳስ ስፍራ ውስጥ በጣም ብዙ የማስታውሳቸው። እንደ ኳስ ማየት ራሱ ያስደስተኝ ነበረ በቃ ቆሜ ሲጫወቱ ማየት፤ የትምህርት ቤት ግጥሚያ ከነበረ በቃ እየቆየሁኝም ሁላ እዛ ቆሜ ይከታተል ነበረ ኳስ አይ ነበረ ምናምን። እና እንደዚህ አይነት ትውስታዎች አሉኝ ስለዚህ የመጀመሪያ ምርጫዬ ኳስ ነበረ ድሮ ልጅ ሆኜ የማየው አመሰግናለሁ።

አዎ። አውቃለሁ እንዴ? በገመድ በፊት ዘል ነበር እጫወት ነበረ በገመድ እየዘለልን እየዘለልን ምን ነበር የሚባለው ሲዞ የሚባል ጨዋታ። በገመድ እንጫወት ነበረ። ገመድ በደንብ እዘል ነበረ። ይሄ በገመድ የሚዘለለውን ጨዋታም እወደው ነበረ። ሌላ ደግሞ በቃ። በደንብ እንዴ ይሄንን ካልተጫወትኩማ ምኑን ህፃንነቴን ተጫወትኩኝ ሳልጫወት አሳለፍኩ ማለት እኮ ነው። እና ገመድ መጠቀም በደንብ እችልበታለሁ አውቅበታለሁ ለማለት ነው። አመሰግናለሁ

ዜናውን ብዙ ጊዜ ዜና የምሰማ ሰው አይደለሁም ቴሌቪዥን ማየት አውቄ አቆሚያለሁ። ግን አዎ አንዳንድ ዜናዎችን የማየው ከሶሻል ሚዲያ ላይ ነው ከፌስቡክ ላይ ነው። እና አንዳንዴ ደግሞ ሰዎችም ይነግሩኛል ሰዎችም ሲያወሩ እሰማለሁ አንዳንዴ ደግሞ ቤትም እንዲህ እንዲህ እኮ ተብሏል ምናምን ብለው ቤትም ሲያወሩ ምናምን እሰማለሁ እና ከተለያየ ምንጮች ከበይነ መረብም እሰማለሁ። ከተለያዩ ምንጮች ያው አስፈላጊ የሚባል ዜና ከሆነ እሰማለሁ። አለበለዛ ግን ሆን ብዬ እንደ ድሮ ቁጭ ብዬ ቴሌቪዥን ከፍቼ ምናምን ዜና የማይ አይነት ሰው አይደለሁም። እውነት ለመናገር እንደውም አንዳንዴ በበይነመረብም በሶሻል ሚዲያም በማህበራዊ ሚዲያም የማያቸውን ዜናዎች እንደው ሰው አውርቶ አውርቶ ከጨረሳቸው በኋላ ነው የሚደርሱኝ ምክንያቱም ቀድሜ ስለማልሰማቸው ማለት ነው። እንደው ሶሻል ሚዲያ ወይ ማህበራዊ ሚዲያ የማልጠቀምማ ቢሆን ኖሮ ጭራሽ ዜናውንም አላገኘውም ነበረ ማለት ነው። ስለዚህ ይሄንን ይመስላል ዜናውን ከየት ታገኛለህ ለሚለው ጥያቄ? ይህንን መልስ ሰጥቻለሁ አመሰግናለሁ

የትንኝ መረብ ትጠቀማለህ ወይ? አጎበር ማለት ነው አጎበር አልጠቀምም አንጠቀምም አጎበር ብዙ ጊዜ እዚህ አዲስ አበባ ውስጥ አንጠቀምም ግን ደግሞ ብንጠቀመው በጣም ተጠቃሚ የምንሆነው እኛ ነበርን ምክንያቱም በተለይ ማታ ማታ እና ይሄ ክረምት ወቅት አካባቢ ትንኝ በጣም ነው የሚያረብሸው በቃ ሁላ የሚበላሽባቸው ወቅቶች አሉ ግን ደግሞ ጎበዝ ተጠቃሚዎችም አይደለንም የአጎበር ወይንም ደግሞ የትንኝ መረብን አንጠቀምም ማለት ነው እንደ ግል እኔንም ከጠየቀኝ አዎ አልጠቀምም ተጠቃሚ አይደለሁኝም ግን ብንጠቀም የምናተርፈው እኛ እንደሆንን በደንብ ግንዛቤው መረዳቱም አለኝ ማለት ነው አመሰግናለሁ

አዎ እኛ አካባቢ ጋር ድልድይ አለ ልክ መጠምዘዣው ጋር ስንደርስ አለ እና አዎ አካባቢ ድልድይ አለ። እንዴውም አንድ ገጠመኝ ልንገርህ ከዚህ ጋር በተያያዘ ማለት ነው እኔ ልጅ ሆኜ ነበረ ይሄ ድልድይ የሚሰራ የነበረው እና አንዴ ምን መሰለህ ከክርስትና እናቴ ጋር ክርስትና እናቴን ልሸኛት ወጥቻለሁ እና ያን ያህል እኔም ግድ ያላት አይነት ሰው አይደለችም እና ከዛ እየሄድን እኔ በቃ ወድቄያለሁ እኮ እዛ ድልድይ ውስጥ ማለት ነው እሷ ጭራሽ ነው ያላየችኝ በቃ ጥላኝ ትሄዳለች እና ሌሎች ሰዎች ናቸው በቃ አንስተውኝ ምናምን ከዛ ሮጬ ደርሼባት እዛ ውስጥ ወድቄ ነው ምናምን ብዬ ነገርኳት እና ወይ ልጅነት እኮ እንዴት ደስ ይላል አንዳንዴ በስማም እና እንደዛም አሳልፌያለሁ። ከዛ ባለፈ ደግሞ አንዴ ክረምት ሆኖ ኮንጎ ጫማ ተገዝቶልኝ ነው ትዝ ይለኛል አንዱ ጫማ ወንዝ ውስጥ ገባብኝ ማለት ነው ድልድዩ ውስጥ ገባብኝ ውሃ በጣም ሀይለኛ ጎርፍ ያለው ውሃ ነበረ በዛ ወቅት እና ከዛ በቃ እናቴ ትቆጣኛለች ብዬ የሆነ የወርቅ ነሽ የሚባሉ ልጆች ነበሩ እኛ ሰፈር እና እዛ አካባቢ ቁጭ ብዬ ምናምን የነበረውን ነገር በቃ በፍራቻ ቁጭ ብዬ ምናምን እሱን አልረሳውም እና በአካባቢያችን ድልድይ አለ ለማለት ነው አመሰግናለሁ።

ማደንዘዝ ትወዳለህ ወይ? ነው የሚለው አይ ሰዎችን ነው ማደንዝዘው አልገባኝም ጥያቄው ግን አይ አልወድም። ለምን አደነዝዛችኋለሁ እንደውም ከማደነዝዛቸው እንደውም ነቃ ብለው ህይወታቸውን በአግባቡ ነቃ ብለው እንዲኖሩ ባግዛቸው አይሻልም። ታደነዝዝ ማደንዘዝ ትወዳለህ ወይ ነው የሚለው አይ አላደነዘዛቸውም። እንደውም ነቃ እንዲሉ ነው ሰዎች የምፈልገው እኔ። በየትኛውም መልኩ ማደንዘዝ የሚባለውን ቃል እኔ እንጃ ደስ የማይልም ጭራሽ። አይ በተቻለ መጠን ነቃ ብለው አብሮኝ ያሉ ሰዎች ነቃ ብለው በመንፈስም በአእምሮም በልብም ነቃ ብለን ሁላችንም ጥሩ ነገር ሰብሰብ ብለን ስንሰራ ነው እንጂ ደስ የሚለው። አንዳችን አንዳችንን እያደነዘዝንማ እንዴት ይሆናል? ራሱ ይቺ አለም ራሱ ያደነዘዘችን። ሳይበቃ እንዴት ብለን አንዳችን አንዳችን እናደነዘዛለን እና ይሄንን ለማለት ነው። አመሰግናለሁ።

የድርጅቱን ባህል ትወደዋለህ ወይ ነው የሚለው? አዎ በአብዛኛው ሙሉ ለሙሉም ባይሆን በአብዛኛው ለስራ በጣም ስለሚያነሳሳን ስራ ላይ ፎከስ እንድናደርግ ስለሚያደርገን። እና ደግሞ በደንብ ስነ ምግባርን ስለሚያከብር። ከዛም ባለፈ ዳሞ ድርጅቱ የራሱ የሆነ የማህበራዊ ባህል አለን የምንገናኝበት ስራዎችን የምንሰራበት በጎ ስራዎችን የምናከናውንበት እና ከዛ ከዛ አኳያ ጥሩ የሚባሉ ባህሎች ልምዶች አሉት። ሰራተኛው ርስ በእርሱ ይረዳዳል ለለቅሶም ለደስታም ጊዜ እንደራረሳለን ከዛም ባለፈ ደግሞ። ባህላዊ ግዴታዎች ሲመጡብን በሀዘናችን ጊዜ እንደዚሁ እንደራረሳለን ማለት ነው። መዋጮችም ካሉብን አዋጥተን ያ ችግር ወይንም ሀዘን የደረሰበትን ሰው በተቻለን መጠን በቃ እሱን በደንብ እናበረታዋለን። ምናምን እና ይሄንን ይሄንን በሚመለከት በቃ ጥሩ የሆነ እሴቶችን ሰጥቶናል ብዬ አስባለሁ ድርጅቱ ማለት ነው። አመሰግናለሁ።

በዶቄ መፍጨት ታውቃለህ ወይ ነው የሚለው ምንድነው? ራሱ ዶቄ ዶቄ በዶቄ መፍጨት አውቃለውኝ አይ ቲንክ ዶቄ ማለት ያ ጎርጓዳው ነገር ነው መሰለኝ። ስለዚህ እኔ በዶቄ መፍጨት አላውቅም። ትልልቆቹ ቤተሰቦቼ ግን እናቴ መፍጨት ትችላለች እኔ ግን እንደዛ አድርጌ መፍጨት አልችልም አልተማርኩም ማለት ነው። እንደው የሚገራርም እኮ ባህል ነው ያለን ዶቄም እንደሚባል ራሱ አሁን ነው። ካንተ ጥያቄ ያወቅኩት አይገርምህም? ስለዚህ በቃ እኔ ግን በዶቄ መፍጨት አልችልም። ግን ዱቄ የምለውን ቃል አሁን ላይ በደንብ አውቄዋለሁና አመሰግናለሁ በጣም

ማህበራዊ ሚዲያ አዋ እጠቀማለሁ። የተወሰኑትን እጠቀማለሁ አብዛኞቹ ያው የሜሴጅ መላላኪያ ናቸው ለስራም ለትምህርትም የሚጠቅሙኝ ናቸው። አሁን ለምሳሌ ቴሌግራም ሜሴንጀር የፌስቡክ ሜሴንጀር ማለት ነው ከዛ ባለፈ ደግሞ ዋትሳፕ እጠቀማለሁ። ከዛ ፌስቡክ አንዳንድ ነገሮችን ለማየት ፌስቡክ እጠቀማለሁ ማለት ነው። ሌላ እነ ኢንስታግራም እነ ቲክቶክ ምናምን የመሳሰሉትን አላይም። ቲክቶክ ጭራሽ አካውንቱም የለኝም እንዲኖረኝም አልፈልግም ከዚህ በኋላ ማለት ነው። ሌላው ያው ቪዲዮዎችን ለማየት ትምህርቶችን ለመከታተል ፖድካስቶችን ለማየት ደግሞ ዩቲዩብን እጠቀማለሁ። ከዛ ባለፈ ደግሞ ሊንክድኢን ከ ስራ ጋር በተገናኘ ደግሞ ሊንክድኢንን እጠቀማለሁ ማለት ነው። እና በአጠቃላይ ማህበራዊ ሚዲያን ትጠቀማለህ ለሚለው ጥያቄ? አዎ እጠቀማለሁ ማህበራዊ ሚዲያን ግን ሁሉንም ሳይሆን በጣም ለኔ የሚጠቅሙኝን እና ማህበራዊ ሚዲያዋች ነው የምጠቀመው አመሰግናለሁ